ሳንቲም እቆጥባለሁ ምክንያቱም ለቀጣይ በጣም ነው የማስበው። ለምሳሌ ዛሬ አስር ብር ካገኘሁት ስምንት ብሩ ይቆጠባል ሁለት ብሯን ብቻ ነው የምንጠቀመው። ምክንያቱም ሳንቲም ካልቆጠብኩኝ ለቀጣይ ምንም ተስፋ እንደሌለኝ ነው ማስበው። እኔ ምክንያቱም ደግሞ ሳንቲም ከቆጠብን ተጠራቅሞ አንድ ላይ ሲሆን በኋላ ለትልቅ ነገር ይጠቅማል። አሁን ግን ትናንሽ ሳንቲሞች እየባከኑ ነው እየባከኑ ነው የሚሄዱ እንጂ ምንም አይጠቅሙም። ስለዚህ ሳንቲም መቆጠብ በጣም ወሳኝ ሆኖ አስፈላጊ ሆኖ ስለተሰማኝ እቆጥባለሁ። ከድሮ ጀምሮ እስካሁን እየቆጠብኩኝ ነው። ሁሌም እቆጥባለሁ ከጓደኞቼ እንኳን ስዝናና ምናምን ብዙም ብር አላወጣም። እኔ ምክንያቱም አለኝ ትልቅ የሆነ ህልም ስላለኝ ሳንቲሜን እቆጥባለሁ ለቀጣይ እንዲጠቅመኝ። መኪና መግዛት እፈልጋለሁ ቤት መግዛት እፈልጋለሁ። ስለዚህ ለእንደነዚህ አይነት ነገሮች እናቴ አባቴ ማስደሰት ስለምፈልግ ሳንቲምን በጣም ነው ምቆጥበው።

በጣም አሪፍ ጥያቄ ነው በየትኛው እጅህ ትጽፋለህ? የሚለው ጥያቄ በሁለት ነገር ነው መክፈል የምችለው። ምክንያቱም በሁለቱም እጄ የመጻፍ ብቃት አለኝ። ከልጅነቴ ጀምሮ በግራ እጄ ነበር የምጽፈው። መጽሐፍ ብቻ ሳይሆን መብላትም በዛ እጄ ነበር እና በግራ እጄ ስስጽፍ እናቴ በጣም ትቆጣኝ ነበር። ለምን በግራ እጅ ትጽፋለህ በቀኝ እጅህ መጽሐፍ ተለማመድ ምናምን እያለች ከልጅነቴ ጀምሮ ትቆጣኝ ነበር እና ድሮ ድሮ እስከ እስከ ስንት ልበልህ እስከ እስከ አስራ አምስት አስራ ስድስት አመቴ ባሉ ሰዓታት በግራ እጄ ነበር የምጽፈው። ከዛ በኋላ ግን ያው የእናቴ ቁጣም አለ እኔም ቀኙ እጄ የተላመድኩት መጣሁና በቀኝ እጄ መጻፍ ጀመርኩኝ። አሁን በዚሁ ታይም ግን በቀኝ እጄ ነው የምጽፈው።

በጣም የምወደው መተግበሪያ በጣም ብዙ የምወዳቸው መተግበሪያዎች አሉ። ለምሳሌ ቲክቶክ ፌስቡክ የመሳሰሉ ኢንስታግራም የመሳሰሉ በጣም የምወዳቸው መተግበሪያዎች አሉ። ግን ደግሞ በአሁኑ ሰዓት በጣም የምወደው ለብዙ ነገር እየጠቀመኝ ያለ አንድ ትልቅ መተግበር አለ እሱም ዩቲዩብ ነው። ዩቲዩብን በጣም ነው የምወደው። ምክንያቱም እንድወደው ያደረጉኝ ምክንያቶች ደግሞ እሱ ውስጥ ገብተን የፈለግነው አይነት መረጃ ማግኘት እንችላለን። ስለ ስለፈለግነው አይነት ምንም ነገር ስንፈልግ ዩቲዩብ ላይ ሄደን ሰርች ካደረግን ከፈለግን አናጣም። እና ዩቲዩብን በጣም የምወደው መተግበሪያ ነው። ለብዙ ነገር ጠቅሞኛል። በቃ ለብዙ ለብዙ ነገር ለእውቀት ለትምህርትም ሊሆን ይችላል ለቢዝነስም ሊሆን ይችላል። ለፈለግ ነው አይነት ነገር ዩቲዩብ በጣም ጠቃሚ ነው። እዛ ውስጥ ገብተን የፈለግነው መረጃ ማግኘት እንችላለን። ከትምህርት ጀምሮ እንዳልኩህ ከትምህርት ጀምሮ እስከ ትላልቅ የግብይት ነገሮች ስንጠይቀው ዩቲዩብ ላይ መልስ አናጣም። እና ዩቲዩብን በጣም ነው የምወደው። እዛ ውስጥ ገብተን ስለ ብዙ ነገር ስለ ኤአይም ሊሆን ይችላል ስለ ምንም ነገር ገብተን ማጣት አንችልም። ምክንያቱም ሁሉ ነገር ተሰርቶ ዩቲዩብ ላይ ተቀምጠዋል። እና ለዚህም ዩቲዩብ በጣም በጣም የምወደው መተግበሪያ ነው

እውነት ለመናገር እኔ ሙቀት አልወድም ምክንያቱም በጣም ሙቀት ሲሰማኝ ያልበኛል ሰውነቴ ላይ አላስፈላጊ በጣም መጥፎ የሚባል ጠረን ይከሰታል። አንዳንድ ሽፍታዎች ይወጡብኛል ሙቀት ሲሆን ማለት ነው። ስለዚህ ሙቀት እኔ አልወድም። ምን የምመርጠው የሙቀት አይነት የለም። ቀለል ያለ ከ ከብርድ ትንሽ መልስ ያለ ግን ደግሞ በጣም ሙቀት ያልሆነ መጠን እመርጣለሁ። ምክንያቱም ሙቀት እኔን አይስማማኝም ሰውነቴ ይጎዳኛል። እና ትንሽ ሙቀት ያለበት ነገር ነው የምመርጠው

ቦጎ አድራጎት ብዙ ጊዜ ሆኖኛል እንጂ አንዳንድ ቦታዎች ላይ የቦጋ አድራጎት ስራ እሰራ ነበር የቦጋ አድራጎት ሲባል ቀለል ያለ የበጎ አድራጎት ማለቴ ነው። አቅሜ በፈቀደው የበጎ አድራጎት እሰራለሁ። ለምሳሌ ከትንሽ ስንጀምር የተቸገሩ ሰዎችን መንገድ ላይ የተጣሉ ሰዎችን ሳንቲም የአቅሜን ሳንቲም እሰጣለሁ አግዛለሁ ወደ ሌላ ቦታው ሄደው ሰው እንዲያግዛቸው አደርጋለሁ። አንዳንድ ነገሮች ነገሮች አግዛቸዋለሁ በሌላ መንገድ ደግሞ የሃይማኖት ቦታዎች ላይ እየሄድኩኝ አንዳንድ ነገሮች አግዛለሁ። ስራም ሊሆን ይችላል እቃ ማጠብ የመሳሰሉ ነገሮች የበጎ ኣድራጎት ስራዎች ናቸው ብዬ አስባለሁ። እነዛ እነዛ አይነት ነገሮችን በራሴ በፍላጎቴ አደርጋለሁ። በጎ አድራጎት ሲባል በፍላጎትህ ሌላ ሰውን ማገዝ ማለት ስለሆነ እኔም በፍላጎቴ አንዳንድ ሰዎች አግዛለሁ። እና በጎ አድራጎት ስራ በአቅሜ ሰርቼ አውቃለሁ ብዬ አስባለሁ።

ይሄ ጥያቄ ሲነሳ ሁሌም ውስጤን ይሰማኛል። ምክንያቱም ቅርብ ጓደኛ ሲባል ምን አይነት ጓደኛ ነው? ላንተ ብሎ ሂወቱ ሊሰጥ የሚችል ጓደኛ ነው። እና በአሁኑ ስዓት እኔ እንኳ ቅርብ የምለው ጎደኛ ባይኖረኝ ግን ከድሮ ጀምሮ ከልጅነቴ ጀምሮ በጣም በጣም ከልጅነቴ ጀምሮ በጣም ቅርብ የሆኑ ለኔ ብለው ምንም ነገር ማድረግ የሚችሉ ጎደኞች ነበሩኝ። ለምሳሌ አቤል የሚባል በጣም የምወደው ጎደኛየ ነበር እሱም እስከ ከአምስተኛ እስከ ሰባተኛ ክፍል ድረስ አብረን ነው ምንማረው እና እሱን በጣም ነበር የምንዋደደው ከእሱ ጋር በጣም እወደዋለሁ እሱም ይወደኛል ብዙ ነገር አሳልፈናል። አለመታደል ሁኖ ከእኔ ተለይቶል በዚህ አለም ላይ የለም። በጣም የምወደው ጎደኛየ ነበር እና ደግሞ ከልጅነቴ ጀምሮ ደግሞ ጥሩ ጊዜ ያሳለፍኩበት የምለው በጣም ትልቅ የጓደኝነት ጥግ ያየሁበት ከልጅነቴ ከሶስት ከአምስት አመቴ ጀምሮ እስከ አስራ አንድ አመቴ ድረስ ያለውን በጣም በጣም በጣም በቃ ጥሩ የሆነ የጓደኝነት ጊዜ ያሳለፍኩት ፊልሞን ሰላም እና አርሴማ የሚባሉ ሶስት ጓደኞች ነበሩኝ አብሮ አደጎቼ ናቸው። የሚያናደው ነገር ግን አሁን አብረን አደለንም ምክንያቱም የሂወት ጉዳይ ሁኖ ወደ ሌላ ሀገር ሂደዋል። እነሱን በጣም ነው ምወዳቸው በጣም ጥሩ ጎደኞቼ ነበሩ። አሁን ልብ ካረኩ በኋላ ማለቴም ትልቅ ከሆንኩ በኋላ ያገኘሁት በጣም ምርጥ ጓደኛ ነበረኝ እሱም አማንኤል ይባላል ያግዘኛል አንዳንድ ነገሮች ሲቸግረኝ ያግዘኛል ብርሲስ ብር ሳይኖረኝ ሲቀር እሱ ብር ይሰጠኛል። ለመንቀ ለመንቀሳቀስ ምናምን ብሎ ብር ይሰጠኛል እና በጣም የምወደው ጓደኛየ ነው። እሱም አሁን እንኳን ትንሽ ተራርቀን ብ ቢሆንም በጣም ምወደው ጓደኛየ ነው። የሂወት ጉዳይ ሁኖ ወደ ሌላ ሀገር ሂደዋል እነሱን በጣም ነው ምወዳቸው። ለየት ባለ መልኩ ግን አማኑኤል አሁን ትልቅ ከሆንኩ በኋላ ያገኘሁት ጓደኛየ ስለሆነ በጣም የምወደው ጎደኛየ አማንኤል ይባላል።

መቅሪያ ማድረግ እችላለሁ። ከድሮ ጀምሮ ትምህርት ውስጥም ሆኜ ከትምህርት ውጪም ብዙ ማቅረቢያ አደርግ ነበር። ክላስ ውስጥ ሆኜም። መምህራችን ማቅረቢያ አድርግ ሲለኝ አቀርብ ነበር። ከውጭም ቤተሰቦቼ ጋር ሆኜ አንዳንድ ነገሮች እንዳቀርብ እንዳቀርብ ያረጉኛል። መቅረቢያ አደርጋለሁ በአጠቃላይ

ኦ ልብሶች ላይ ያለኝ ነገር በጣም ነው የሚገርመው ምክንያቱም ሊብስ ሊብስ ሲባል በጣም ነው የምወደው። በጣም በቃ የድሮ አይነት ሳይሆን አዳዲስ ልብሶች በጣም ነው የምወደው በተለይም ደግሞ ጂኒስ የመሳሰሉ ልብሶች ቱታ በጣም ነው የምወደው ቱታ በቃ ቱታ በጣም ነው የምወደው። አሁንም ከድሮ ጀምሮ የምለብሳቸው አብዛኞቹ ቱታ ናቸው። ከላይ ደግሞ ጃኬት ሆኖ ጂኒስ ጂኒስ ጃኬት በጣም ነው የምወደው። እጁ ሞላ ያለ ጃኬት በጣም ነው የምወደው። ሱሪ ደግሞ ቱታ ቢሆን በጣም ደስ ይለኛል ምክንያቱም ቱታ ሱሪ በጣም ነው የምወደው። ደስ ይለኛል። ቀለም ደግሞ ሱሪ ከሱሪ ጥቁር ቀለም ደስ ይለኛል። ጥቁር ቀለም ሁለተኛ ከጥቁር ቀጥሎ ጥቁር ከታጣ እንጂ ጥቁር ካለ ጥቁር ነው የምገዛ ምክንያቱም ጥቁር ነው በጣም የምወደው። ከታጣ ጥቁር ደግሞ ቀይ ሱሪ በጣም እወዳለሁ። ወደ ላይ ከመጣን ደግሞ ከላይ ኪሸርት የምወደው የላይኛው ልብስ ደግሞ ቀይ ቀለም ነው ቀይ ቀለም በጣም ነው የሚመቸኝ በጣም ነው የምወደው ቀይ ቀለም። እና ከላይ ቀይ ቀለም ከታች ደግሞ ጥቁር ቀለም ያለው ልብስ በጣም ነው የምወደው።

ድንጋይ ስብስብ አደርግ ነበር። በእርግጠኝነት በአሁኑ ሰዓት የድንጋይ ስብስብ አላደርግም። ምክንያቱም አሁን እንደዛ አይነት ነገር እየቀረ መሰለኝ። አሁን ባለሁበት ቦታም ሆነ የድሮ ነገር እየቀረ ስለሆነ ድንጋይ አሁን አልሰበስብም። ግን ድሮ ድሮ ምን እናደርግ ነበር? ድንጋይን በመሰብሰብ እንሸጥ ነበር። ለትላልቅ ባለሀቦች ቤት ለሚሰሩ ሰዎች ድንጋይን እየሰብስብን እንሸጥ ነበር። የራሳችን ቤት የወላጆቼ ቤት ሲሰራ ድንጋይ እያሰባሰብኩኝ አመጣላቸው ነበር። ድንጋይ ሲባል ደግሞ እነዚህ ትላልቅ ድንጋዮች ሳይሆኑ በጣም ልጅ ስለነበርኩኝ ትላልቅ ድንጋይ ሳይሆን። አነስ አነስ ያሉ ድንጋዮች እና በዛ አድርጌ በመሰብሰብ ወደ ቤታችን አመጣ ነበር። ከቤታችን የቀረው ደግሞ በተመጣጣኝ ዋጋ ለሀብታሞች ቤት እንዲያሰሩበት መንገድ እንዲያሰሩበት የቤታቸው ደጃፍ እንዲያሰሩበት ስለሚገዙ ለእነሱ እያመጣሁ እሸጥ ነበር። እና ድንጋይ ድሮ ድሮ ድንጋይ አስባስብ ነበር። በአሁኑ ግን ድንጋይ የማሰባሰብ እንትን የለኝም አላሰባስብም። በአሁኑ

ቤቴን የማስውበው ያው የራሴ ቤት የለኝም በጣም ገና ነኝ የራሴ ቤት የለኝም በአሁኑ ሰዓት ግን ደግሞ የወላጆቼ ቤት ማለት የኔ ቤት ነው ምክንያቱም እነሱ ወልደውኛል ይንከባከቡኛል እና እሱን እንደ ራሴ ቤት ነው የምወስደው። እና አሁን ራቅ ብዬ ከሄድኩ ከቤቴ ማለት ነው ራቅ ብዬ ከሄድኩ የማስታውሰው በእናቴ ነው። እናቴን አእምሮዬ ላይ ስትመጣ ቤታችንን አስታውሳለሁ። አስበዋለሁ ቤቴን አባቴም ሲስቅ ሲጫወት ምናምን አእምሮዬ ላይ ሲመጣ ቤታችንን አስባለሁ። ማለቴ ወንድሞቼ እህቶቼ ቤታችን ሲጫወቱ ድጃፍ ላይ ሲጫወቱ ምናምን ሳስታውስ ቤታችንን አስታውሳለሁ አስባለሁ ቤታችን እንደዚህን ማሰብ

ጠዋት ላይ በጣም ብዙ ስራ ነው የምሰራው። እኔ ምክንያቱም ጠዋት ላይ ስነቃ ማለት ነው። በጣም ጥሩ ነገር ነው የሚሰማኝ። ጭንቅላቴ በጣም ነፃ ይሆናል ደስ ይለኛል ውስጤን እና ጠዋት ላይ ስሰራ በጣም ነው የሚመቸኝ። አብዛኛው ጊዜ በጧት የማደርጋቸው መጀመሪያ ከተነሳው በኋላ ጸሎት አደርጋለሁ፣ ወደ ፈጣሪ ጸሎቴን አደርሳለሁ ጸሎቴን ካደረስኩ በኋላ ተነስቼ ስፖርት እሰራለሁ፣ ጂም ቤት እሄዳለሁ። ጂም ከሄድኩኝ በኋላ ስፖርት ሰርቼ እመለሳለሁ። ስፖርት ለ በሳምንት አምስቴ አምስት ቀን ነው የምሰራው እና ስፖርት እሰራለሁ በሁለቱ ቀኖች በሁለቱ ቀናቶች ደግሞ ስፖርት የማልሰራባቸው ቀናቶች ደግሞ ኳስ እጫወታለሁ። ኳስ በጣም ስለምወድ ጠዋት ኳስ እጫወታለሁ። ለሩጫም በጣም ጥሩ ስለሆነ ኳስ እጫወታለሁ፣ ስፖርት እሰራለሁ እንዳልኩህ ከዛ በኋላ የሚጠና ነገር ካለኝ ከትምህርት ቤት ከመሄዴ በፊት የቤት ስራ ካለኝ የቤት ስራዬን እሰራለሁ። ቁርሴን አዘጋጃለሁ። አብዛኛው ጊዜ ቁርስ የምመገበው ዳቦ ስለሆነ ዳቦ አምጥቼ ዳቦ በእንቁላል ነው የምመገው። አብዛኛው ጊዜ እና ምግብ እሰራለሁ። እንቁላል ቤት ውስጥ እሰራለሁ። እንቁላል ፍርፍር ማለቴ ነው ቤት ውስጥ እሰራለሁ። እሱን ሰርቼ፣ በልቼ ከመብላቴ በፊት ግን ገላዬን እታጠባለሁ። ገላዬን ከታጠብኩ በኋላ በልቼ ተዘጋጅቼ ወደ ትምህርት ቤቴ እሄዳለሁ ማለት ነው እና እነዚህን ነገሮች በጣም ብዙ ነገሮች ናቸው። እነዚህን ነገሮች ካደረኩኝ በኋላ ትምህርት ቤት ሄጄ እማራለሁ ማለት ነው።

ወጣት እንደመሆኔ መጠን በአሁኑ ሰዓት በጣም የሚጨነቅበት ሰዓት ነው። ምክንያቱም የገንዘብ ጉዳይ አለ። ለቀጣይ የማስባቸው ነገሮች አሉ። እና በነዛ በነዛ ነገሮች ለወላጆቼ ማድረግ የምፈልጓቸው ነገሮች አሉ። እነሱን ትልቅ ደረጃ ላይ ደርሼ ማሳየት እፈልጋለሁ። እነዚህ እነዚህ አይነት በጣም ብዙ አይነት እንደዚህ የመሳሰሉ ጭንቀቶች አሉኝ። እነዛ ጭንቀቶችን ሲሰሙኝ የማደርገውን ነገር ደግሞ ከጭንቀቴ ለመራቅ ለጭንቀቴ መፍትሄ ለማግኘት ደግሞ በመጀመሪያ ሁሌም በመጀመሪያ የማደርገው ጸሎት ነው። ጸሎት አደርጋለሁ ከጭንቀቴ ለማላቀቅ ጸሎት አደርጋለሁ ከጸሎት በኋላ ጥሩ ነገር ይሰማኛል። ጸሎት ሳደርግ ግን ወይም ቤት ውስጥ ሆኜ ወይም ደግሞ ሌላ ቦታ ሄጄ ይሄ ጫጫታ ምናምን ያለበት ሳይሆን ከቻልኩ ቤተክርስቲያን እሄዳለሁ። ካልሆነ ደግሞ ጸጥ ያለ ቦታ የተፎጥሮ ጣዕም ያለበት ቦታ ሄጄ ጸሎቴን ማድረግ እወዳለሁ። እንደዛ ካረኩኝ በኋላ በጣም በጣም በጣም ነው የሚሻለኝ ከጭንቀቴ ትንሽ እሻሻላለሁ ጭንቀቴ ይለቀኛል ማለቴ ነው። እና ሌላ የማደርገው ነገር ደግሞ ከጸሎት አለፍ ብሎ የማደርገው ነገር ደግሞ ሙዚቃ መስማት ነው። ሙዚቃ መስማት እወዳለሁ ለስለስ ያሉ የክላሲካል ሙዚቃዎች መስማት እወዳለሁ። የአማርኛ ሙዚቃዎች የድሮ ሙዚቃዎች የትዝታ ሙዚቃዎች ለስለስ ያሉ ሙዚቃዎች መስማት እወዳለሁ። እነዛን በትልቅ ሄድፎን አድርጌ አልጋዬ ላይ ተኝቼ ሊሆን ይችላል። ቅድም እንዳልኩህ ወደ ተፎጥሮ የተፎጥሮ ጣዕም ያለበት አትክልት ያለበት ቦታ ሄጄም ሊሆን ይችላል። በጣም ለስለስ ያሉ ሙዚቃዎችን እየሰማሁኝ ከጭንቀቴ እንድላቀቅ አደርጋለሁ ስለዚህ ጭንቀት ሲሰማኝ እነዚህን ሁለት ነገሮች አደርጋለሁ ማለት ነው። መጀመሪያ ጸሎት አደርጋለሁ ከዛ ደግሞ ለስለስ ያሉ ሙዚቃዎችን እሰማለሁ። በእነዚህን ከጭንቀት መራቅ እችላለሁ።

ሌሎች ሰዎችን ማበረታታት በጣም ነው ደስ የሚለኝ ሁሌም የማደርገው ነገር ነው። ምክንያቱም እኔ በጣም የማምንበት ነገር አለ። ሌሎች ሰዎች ሲወድቁ አይተህ መደሰት ለራስህ ስትወድቅ ማየት ነው ማለት ነው። ብዬ አስባለሁ ምክንያቱም ሌሎች ሰዎች ሲወድቁ መደሰት ይሄ በጣም መጥፎ ነገር ነው። እና ሌሎች ሰዎች ተስፋ ሲቆርጡ ሲወድቁ እንዲነሱ ማበረቻቻ እሰጣለሁ ሁሌም የማደርገው ነገር ነው። እና ደግሞ በጣም ጥሩ ስራ ሲሰሩ ለምሳሌ ድሮ ያደረኩት አንድ ነገር አለ። ሰባተኛ ክፍል እያለሁኝ በጣም ጎበዝ ተማሪ ነበርኩኝ። ከትምህርት ቤታችን አንደኛ ነበር። የምወጣው እና አንድ ልጅ ነበር። በጣም ይጥራል ግን ደግሞ ውጤቱ ዝቅተኛ ነው እኔ ብዙ ማንበብ አልወድም ነበር። ብዙ ማንበብ ስልህ በቃ ትንሽ አንብቤ ነበር የሚገባኝ። እና ፈተና ሲቀርብ አነባለሁ ከዛ ፈተና ተፈትኜ ጥሩ ውጤት እሰራ ነበር። አንድ ጓደኛዬ ግን ጓደኛዬ አልነበረም። በቃ እንቀራረብ ግን ነበር እና በጣም ይጥራል በጣም ይጥራል በጣም ይጥራል። ግን ደግሞ ውጤቱ እንደሚጥረው አይሆንምና። እሱን አበረታታው ነበር በቃ አይዞህ አንተ ብቻ ጠንክረህ ጎብዘህ አንብብ እንጂ የማይሆን ነገር የለም የጥረትህን ታገኛለህ እያልኩ አበረታታው ነበር። ግን እሱ ተስፋ ለመቁረጥ እያሰበ ነበር። በጣም እየደበረው ነበር እኔ ደግሞ እሱ እንዲበረታታ ብዬ ከእሱ ጋር ማንበብ ጀመርኩኝ። ወደ ቤታቸው እየሄድኩኝ ከእሱ ጋር ሙሉ ለሊቱን እናነባለን። እንደዛ እንደዛ እያልኩኝ በቀጣይ አመት ምን ቢሆን ጥሩ ነው? እሱ አንደኛ ወጣ እኔ ሁለተኛ ወጣሁና። በጣም ነው ደስ ያለኝ ሁለተኛ በመውጣቴ። በጣም ደስ ብሎኛል ምክንያቱም የልጁ እኔ ሁለተኛ መውጣቴ ምንም ችግር የለውም የልጁ ህልም ተሳከቶ ማየቴ ግን በጣም ደስ ብሎኝ ነበር። እስካሁንም እንደዛ እያረኩኝ እቀጥላለሁ። ሰዎችን ማበረታታት ራስን ማበረታታት ነውና። ሁሉም ሰው የእጁን ያገኛል እና እኔ ሰዎችን ሳበረታታ አንድ ቀን እኔ ሲከፋኝ እኔ ስሞክር ስወድቅ የሚያበረታታኝ ሰው አላጣም ብዬ አስባለሁ። እና ሁሌም ሰዎችን ማበረታታት በጣም ነው የምወደው። የሆነ ነገር የሚሞክሩ የሆነ ነገር ለማግኘት የሚሞክሩ ሰዎችን አበረታታለሁ ሁሌም ማለቴ ነው። እና በጣም ማበረታታት በጣም ነው የምወደው በጣም ነው የምችለው በጣም ነው። የሚመቸኝ።

የጨረቃ ብርሃን በጣም ነው የምወደው። አንዳንዴም በጣም የሚያስቀኝ ነገር አደርጋለሁ። ጨረቃ ካለች ከወጣች ጨረቃ የቤቴን መብራት አጠፋለሁ። ቤቴ መስታወት ስለሆነ ከውጭ ማንኛውንም ነገር ማየት ይቻላል። እና ጨረቃ ካለች ወደ ቤቴ ሙሉ በሙሉ ነው የምትገባው እና ጨረቃ ካለች በቃ የቤቴን መብራት እጥፋለሁ። ከዛ በቃ ዝም ብዬ ወይ እተኛለሁ ወይም ደግሞ እሷን እያየሁኝ ቁጭ ብዬ እሷን እያየሁኝ አመሻለሁ ማለት ነው። እና የጨርቃ ብርሃን ማየት በጣም በጣም ከምወዳቸው ነገሮች አንዱ ነው። በቃ የሆነ ውስጥ የሆነ ነገር ይሰማሃል። ጥሩ የሆነ ስሜት ይሰማሃል። የቤት መብራቱ የበለጠ እሱ በጣም በጣም ደስ የሚል ነገር አለው። እና የጨረቃ ብርሃን በጣም ደስ የሚል ነገር ነው።

እኔ ፍራፍሬ መብላት በጣም ነው የምወደው። ፍራፍሬ ሲባል ቀጥታ ወደ አእምሮዬ የሚመጣው እኔ ማንጎ ነው። ማንጎ ነው ወደ አእምሮዬ የሚመጣው ምክንያቱም ከማንጎ ጋር አብረን ነው ያደግነው ማለት ይቻላል። ገና ልጅ ሆኜ የተከልኳት ማንጎ ነበረች እሷን እስካሁን አለች እስካሁን እየመገበችኝ ነው። እሷን እየመተክ እየተመገብኩኝ ነው ያደግኩትኝ። በጣም ነው የምወደው ማንጎ በአንደኝነት ማለቴ ነው እንጂ በጣም የምወዳቸው ፍራፍሬዎች አሉ በጣም ብዙ አሉ። ግን ደግሞ በአንደኝነት የምወደው ፍራፍሬ ማንጎ ነው። ቀጥሎ ብርቱካን እወዳለሁ ብርቱካን በጣም ደስ ይለኛል ለጤናም ጠቃሚ ነው። በጣም ደስ የሚል ፍራፍሬ ነው ብርቱካን። ባናና በጣም የምወደው ባናናም በጣም ነው የምወደው በአጠቃላይ ፍራፍሬ በጣም ነው የምወደው። ሁሉም አሉ የተባሉ ፍራፍሬዎች እየበላሁኝ ነው ያደግኩትኝ እና ፍራፍሬ በጣም ነው የምወደው

አንድ ምግብ ሲባል ዝም ብሎ ቁጭ ካለ አይጣፈጥም እና ቅመማ ቅመም ሲኖርበት ምግብ በጣም ደስ ይላል። እኔም ቅመማ ቅመም የበዛበት ምግብ በጣም ነው የምወደው በተለይም ደግሞ ዶሮ ሲሆን ምግቡ ዶሮ ከሆነ በቃ የግድ ቅመማ ቅመም መግባት አለበት በቃ በጣም ብዙ ቅመመ ቅመሞች አሉ። በጣም ቁንዶ በርበሬ ምናምን የሚባሉ ስማቸው እንኳን ብዙ ባላውቃቸው ግን በጣም ብዙ ቅመማ ቅመማት አለ እነሱን ቅመማ ቅመማት በተለይ በተለይም ደግሞ ቅድም እንዳልኩት ዶሮ ላይ ሲገቡ በጣም ነው የሚጠፉቱት አትክልት ላይ ስንጠቀምባቸውም ሳላድ ላይ ስንጠቀምባቸው በጣም በጣም ይጣፍጣሉ። በቅመም ሲሰራበት ማንኛውም ምግብ በቃ ቅመማ ቅመም ሲበዛበት በጣም ነው የሚጣፍጠው በተለይም ደግሞ የባህል ምግቦች ሲሆኑ ቅመማ ቅመም በዛ በዛ በዛ ሲል በጣም ስለሚጣፍጡ ቅመማ ቅመም የበዛበት ምግብ በጣም ነው የምወደው በጣም ነው የሚመቸኝ

የቤት እንስሳ አሉኝ ግን ደግሞ መጀመሪያ መናገር የምፈልገው የምወዳቸውና የማልወዳቸው የቤት እንስሳቶች አሉ። ለምሳሌ የማልወዳቸው የቤት እንስሳ አንደኛ ድመት ድመት በጣም ነው የምጠላው የጠላሁበት ምክንያት። በቃ ከአልጋዬ አትወርድም። ነበረችና ድሮ እናቴ በጣም ድመት ስለምትወድ ድሮ ነበረችን ከአልጋዬ አትወርድም በቃ መጥታ ትናክሳለች እግርህ ትናከሳለች እጅህ ትናከሳለች በጣም ነው የምታስቸግረው ድመት። እና ድመት በጣም የምጠላው የቤት እንስሳ ነው። በጣም የምወደው የቤት እንስሳ ደግሞ በጣም የምወደው ማለት ነው የምወዳቸው አሉ። ዶሮ እወዳለሁ ለምሳሌ ግን በጣም የምወደው ውሻ ነው ውሻ በጣም ነው እምወደው። የሚያረገው ነገሮች። በቃ እንደ ሰው እንደ ሰው አንዳንድ ነገሮች ሲሰራ እንደ ሰው በቃ ማሰብ ይገርምሃል። አንዳንድ ነገሮች ሲሰራ በቃ ይሄ ውሻ ነው የእውነት ምናምን ትላለህ። እና ውሻ በጣም ነው የምወደው። ያዝናናኛል ሲደብረኝ እንኳን ከሰዎች ከማውራት ይልቅ ከውሻ ጋርም ቁጭ ብለህ መዋል ከእሱ ጋር አንዳንድ ነገሮች መጫወት ደስ ይለኛል። በቃ ከሰው ይልቅ ውሻ በጣም ነው የምወደው በጣም የምወደው የቤት እንስሳ ነው። ስለዚህ በጣም የምወደው የቤት እንስሳ ውሻ ነው።

በቀን ውስጥ ሰዓት ስንት ሰዓት ትጠቀማለህ? ስልክ ለሚለው ጥያቄ እውነት ለመናገር ስ ስልክ አብዛኛው ጊዜ እጠቀማለሁ ሙሉ ቀኑን ማለት ይቻላል በጣም ነው የምጠቀመው ስልክ። ምክንያቱም ለብዙ ነገሮች እጠቀምበታለሁ ለትምህርት ለስራ ለሁሉም ነገር ይጠቅመኛል። እና በቀን ስንት ሰዓት ትጠቀማለህ? ለሚለው ግልጽ የሆነ መልስ እውነት ለመናገር አይቼው አስተውየው አላውቅም። ስንት ሰዓት እንደምጠቀም ግን ደግሞ በቀን ወደ እስኪ ሳለ ወደ አስራ ሁለት ሰዓት ምናምን ልጠቀም እችላለሁ። ምክንያቱም ሙሉ ቀኑን ልጠቀም እችላለሁ ከዛ ሌሊትም ልጠቀም እችላለሁ። እና አብዛኛው ጊዜ ሌሊት ስለምጠቀም አስራ ሁለት ሰዓት ያክል ስልክ እጠቀማለሁ። ስልክ ከእጄ ለይቼ አላውቅም። እና በጣም ብዙ ሰዓት ነው የምጠቀመው።

ብዙ ጊዜ ዜና አነባለሁ አዎ አነባለሁ ዜና በመስመር ላይ አነባለሁ። ምክንያቱም በተለይም ነው በአሁኑ ሰዓት በጣም ብዙ ዜና ይነበባሉ ብዙ ዜና አሉ። በመስመር ላይ የሚነበቡ በጣም ብዙ ዜናዎች አሉ። እኔም በጣም ማንበብ እወዳለሁ አባቴም ማንበብ ስለሚወድ ነበር። መሰለኝ ለኔም ተስተላልፈዋል መሰለኝ። ያ ነገር እና በጣም ነው የምወደው። ይመቸኛል ዜና ማንበብ ከድሮ ጀምሮ። አባቴ ሲያነብ ሳይ በጣም እኔም ደስ ይለኛል። እና በምስመር ላይ ዜና ማንበብ በጣም በጣም በጣም አነባለሁ። እና በመስመር ላይ ዜና አነባለሁ

አዎ ጨው በጣም ነው የምወደው ጨው የበዛበት ምግብ ጨው። አንድ ምግብ ጨው ከሌለው በጣም ነው የሚደብረኝ አልወድምና። ጨው ያለበት ምግብ በጣም እወዳለሁ። ግን ደግሞ ጨው ሲባል ድሮ ድሮ ጨው ጨው በጣም ሲበዛ ደስ ይለኛል ነበር። ምግብ ላይ ሊሆን ይችላል ወተት ላይ ሊሆን ይችላል ጨው ከበዛ በጣም ነው የምወደው። እና በኋላ በኋላ ግን እያደግኩኝ ስመጣ ጨው ሲበዛ ለጤና ጎጂ መሆኑን ካወቅኩኝ በኋላ ጨው በመጠን ማድረግ ጀምሬያለሁና። ጨው ሲበዛ ደስ ይለኛል ግን ደግሞ ስለማይጠቅመኝ ጨው ያነሰባቸው ምግቦች እመገባለሁ። ጨው ለጤናው ጎጂ ስለሆነ የተመጣጠነ ጨው መጠቀም አለብን ብዬ ስለማስብ። ጨውን በመጠኑ ብዙ ሳይሆን በመጠኑ አሁን እየተጠቀምኩኝ ነው። በመጠኑ መጠቀም እወዳለሁ።

አዲስ አመት ሲመጣ ይታወቃል ከወላጆቻችን ከቤተሰቦቻችን ከወንድሞቻችን ከጓደኞቻችን ሆነን በጣም ጥሩ የሆነ ጊዜ ማሳለፍ እንፈልጋለን። ማንኛውም ጊዜ ሳይሆን ይሄን ማድረግ የምንፈልገው አዲስ አመት በተለይ አዲስ አመት ሲሆን ነው ይሄንን በጣም ማድረግ የምንፈልገውና ማድረግ ደስ የሚለን። ስለዚህ እኔ አዲስ አመት እንዴት አከብራለሁ መሰለህ አዲስ አመትን ሳከብር። በጣም ብዙ ነገር አቅጄ ነው አዲስ አመትን የምገባበት ለቀጣይ አመት ምን ማድረግ አለብኝ ምን መቀየር አለብኝ። ምንስ መጨመር አለብኝ በህይወቴ ላይ በህይወቴ ላይ እና ምን መጥፎ ባህሪያቶቼ መጥፎ ንግግሮቼ ሊሆን ይችላል። የትኛውን መጥፎ ነገሬ አጽድቼ ጥሩ ነገር እንዴት መገንባት እችላለሁ ብዬ እቅድ የማወጣበት ነው። አዲስ አመት በአንደኛው በኩል ማለት ነው። በዛው በበዓሉ ሰዓት ደግሞ ከቤተሰቦቼ ሆኜ በግ ታርዶ ልብሶቻችን ወንድሞቼ እህቶቼ ጋር ልብሶቻችን ቀይረን በጣም ጥሩ በሆነ መንፈስና ጥሩ በሆነ ሁኔታ። እናከብረዋለን። ስለዚህ አዲስ አመትን ከቤተሰቦቼ ጋር ሆኜ በደስታ በሳቅ በጨዋታ ነው የማከብረው

የምወደው እንስሳ ለምሳሌ እንስሳ ሲባል የቤት እንስሳና የዱር እንስሳ ማለት ነው። እና ሁለት እንስሳ እወዳለሁ ከቤት እንስሳና ከዱር እንስሳ በጣም ከቤት እንስሳት ውስጥ በጣም የምወደው እንስሳ ውሻ ነው። ውሻ በጣም በጣም በጣም በቃ የምወደው እንስሳ ነው። ከልቤ ነው በጣም የምወደው ውሻ አለኝ እኔም የራሴ ውሻ ስላለኝ በጣም ነው የምወደው። እና ደሞ። ከዱር እንስሳት ደግሞ ነብር በጣም እወዳለሁ ምክንያቱም ነብር ሲባል ለኔ አምሳያዬ ነው ብዬ አስባለሁ። ሁሉም ነገር እንደ ነብር ማድረግ እፈልጋለሁ። ሩጫዬን እንደ ነበር መሮጥ እፈልጋለሁ። ብዙ ጊዜ አንበሳ የዱር እንስሶች ንጉስ ምናምን ይባላል። ግን እኔ ነብር ለህይወቴ ራዕይ ብዬ ስለማስበው ነብርን በጣም ነው የምወደው። እና ውሻና ነብር በጣም ነው የምወደው። ግን ደግሞ አንድ ምረጥ ከተባልኩኝ ከነብርና ከውሻ ነብር ልል እችላለሁ። ምክንያቱም ነብር በብዙ ነገር ይሻላል። በብዙ ነገር ትልቅ ቦታ ላይ ያለ እንስሳ ነው። በጣም አስፈሪ እንስሳ ነው። በጣም ለህይወት አላማ። እንደ እንትን እንደ ሞዴል አድርገህ ከወሰድከው ነበር በጣም ለሰው ልጅ አራዬ ሊሆን የሚችል እንስሳ ነው ብዬ አስባለሁ። እና ነበር በጣም የምወደው እንስሳ ነው።

የጫማ ቁጥር በየጊዜው ይቀያየራል ምክንያቱም እኛ እድሜያችን እየጨመረ እያደግን ስንሄድ የጫማ ቁጥራችን እየጨመረ ነው። ሚሄደው እና ስለዚ በአሁኑ ሰዓት የጫማዬ ቁጥር በጣም ትልቅ ነው። የመጨረሻም ሊሆን ይችላል ግን ደግሞ ወደ ድሮ ስንመለስ በ ከ አስራ ሁለት አመቴ ጀምሮ እስከ አስራ ስድስት አመቴ አይ ሚን አደለም እስከ አስራ አራት አመቴ ከአሥራ ሁለት እስከ አስራ አራት አመቴ ባሉት ጊዜያት ሰላሳ ቤት ነበር ሰላሳ አምስት ሰላሳ ስድስት ቁጥር ነበር። የጫማዬ ቁጥር ግን ደግሞ ከአሥራ አምስት አስራ አምስት አመቴ ላይ ሰላሳ ዘጠኝ ነበር። የጫማዬ ቁጥር አስራ ስድስት አመቴ ላይ አርባ አርባ ሆነ። የጫማዬ ቁጥር አስራ ሰባት አመቴ ላይ አርባ አርባ ነበር ያኔም አልተቀየረም። አስራ ስምንት አመቴ ላይ አርባ አንድ ሆነ። ከአሥራ ስምንት እስከ ሃያ አንድ አርባ አንድ ነበር የጫማዬ ቁጥር። ከሃያ አንድ እስከ ሃያ ሶስት ባሉ እስካሁን ባሉ ደግሞ አርባ ሶስት ደርሰዋል የጫማዬ ቁጥር። እና በአሁኑ ሰዓት የጫማየ ቁጥር አርባ ሶስት ነው።

እኔ አሁን ተማሪ ነኝ ግን ደግሞ ከጎን ጎን ለጎን ስራ እሰራለሁ አንዳንድ ስራዎችን እሞክራለሁ የስራ እድገት የማይፈልግ ሰው የለም እኔም እፈልጋለሁ። አንድ ሰው በስራ ሲያድግ። ትልቅ ደረጃ ሲደርስ ማየት ይፈልጋልና እኔም ያንን ነገር የምፈልገው ነገር ነውና። በስራ ትልቅ ደረጃ ላይ መድረስ እፈልጋለሁ በጣም የምመኘው ነገር ነው። ምክንያቱም አባቴ እናቴ ወላጆቼ በአጠቃላይ ማስደሰት እፈልጋለሁ ትልቅ ደረጃ ላይ ደርሼ ማስደሰት እፈልጋለሁ። የፈለኩትን ቤት መኪና መግዛት እፈልጋለሁ ይሄን የሚሆነው ደግሞ የስራ እድገት ሳገኝ ነው። እና የስራ እድገት በጣም ነው የምፈልገው ከልቤን ነው የምፈልገው በጣም ከምፈልጋቸው ነገሮች። አንደኛው ሊሆን ይችላል ምክንያቱም የስራ እድገት ካገኘሁኝ ብርም አገኛለሁ በጣም ብዙ መንገዶች ይከፈቱልኛል። እና በብዙ መንገድ ገቢ ማግኘት እችላለሁ ማለት ነው

ልብስ አዎ በእጄ ነው እማጥበው ከድሮ ጀምሮ እስካሁንም በእጄ ነው የማጣው። ምክንያቱም እኛ አካባቢ የተለመደው በእጅ ማጠብ ነው። ካለንበት የኑሮ አኳያም ሊሆን ይችላል። ሁሉም ያለንበት ቦታ። በእጁ ነው የሚያጥበው ሁሉ ሰው እኔም በእጄ ነው የማጥበው ከድሮ ጀምሮ የራሴ ልብስ ራሴ ስለማጥብ። በእጄ ነው የማጥበው አንዳንዴ ቀኙ እጄ ያመኛል። በርግጥ ሳጥብ ያመኛል ግን ደግሞ ምንም ማድረግ አይቻልም። ራሳችን ነው ጠ ማጠብ ያለብኝ ስለዚህ። ራሴ ነው ማጥበው በእጄ ነው ማጥበው። ብዙ ልብስ ካጠብኩኝ ያመኛል በርግጥ ግን ቀንስ ቀንስ እያረኩኝ ትንሽ ትንሽ እያረኩኝ ለማጠብ እሞክራለሁ። በእጄ ነው ማጥበብ

በእጅ መጳፍ እወዳለሁ ብቻ ሳይሆን እጽፋለሁ በእርግጥም ምክንያቱም ከልጅነቴ ጀምሮ ትምህርት ላይም በእጅ ነው ምጽፈው ምንም ሌላ ኮምፒውተር ላፕቶፕ የምጠቀመው ነገር የለም። እና በእጄ መጻፍ እወዳለሁ። ምክንያቱም እየጻፍኩኝ ነበር ለምጄዋለሁ እና። በእጄ መጻፍ በጣም ነው የምወደው የእጅ ጽሁፍ የእጅ ጽሁፌ ደግሞ በጣም ጥሩ ነው። በርግጥ ድሮ ድሮ በግራ እጄ እጽፍ ስለነበር አሁን ስጽፍ በቀኝ እጄ ስጽፍ ትንሽ ትንሽ በቃ ሊያስቸግረኝ ይችላል እንጂ። የእጅ ጽሁፌ በጣም ጥሩ ስለሆነ እኔ ሳየውም ሌላ ሰው ሳየውም በጣም ደስ ስለሚል በእጄ መጻፍ በጣም ነው የምወደው

ጊዜ አጠቃቀሜ በጣም በጣም ጥሩ ነው ብዬ ነው ማስበው ከሌሎች ሰዎች አንፃር ምክንያቱም ጊዜን በጣም ነው ምጠቀመው የአጠቃቀም የአጠቃቀም ስልቴን በጣም ደስ የሚል ነው። እንዴት እጠቀማለሁ መሰለህ? ለምሳሌ እኔ አሁን በቀን ሶስት ስራዎችን እየሰራሁኝ ከሆነ ትምህርት እማራለሁ ስራ እሰራለሁ ገንዘብ ለማግኘት እና ቤተሰብ አግዛለሁ። እነዚህን ነገሮች በስነ ስርዓት ለማስኬድ ደግሞ ጊዜን በደንብ ማስተዳደር ያስፈልጋል። እና በጽሁፍ አስቀምጣለሁ። አስቀምጬ በዚህ ሰዓት አጥናለሁ። ትምህርቴን አጥናለሁ በዚህ ሰዓት ደግሞ ወላጆቼን አግዛለሁ በዚህ ሰዓት ደግሞ የጨዋታ ጊዜ አለኝ። ብዬ ከፋፍዬ የስራ ጊዜም ከፋፍዬ እለጥፋለሁ። ከለጠፍኩኝ በኋላ በዛ መሰረት እየተከተልኩኝ ነው የሚሄደው። ስለዚህ ጊዜ አይባክንም። በጣም ጥሩ የሆነ የጊዜ አጠቃቀም ነው ያለኝ በደንብ እጠቀማለሁ።

ፍየል አዎ ብዙ ጊዜ አይቻለሁ ከድሮ ጀምሮ ከልጅነቴ ትንሽ ያለውን ጀምሮ ፍየል አይቻለሁ ይሄ የሆነበት ምክንያት ደግሞ እኔ ያለሁበት ቦታ ብዙ ፍየል የሚያረቡ ሰዎች አሉ። እኛም ከአባቴ ጋር ሆኜ ወደ ገበያ ሄደን ፍየል ለመግዛት ስለምንሄድ ፍየል ከድሮ ጀምሮ እያየሁኝ ነው ያደግኩትኝ አሁንም አያለሁ። ፍየል አያለሁ ሁሌም በሄድኩበት ቦታ አሉ ቤታችን ውስጥ አሉ። ደጀፋችን ውስጥ የሚውል ፍየሎች አሉ በጣም ብዙ ፍየሎች አይቻለሁ። እና ፍየል አይቻለው

ግጭቶችን የመስተካከል ጥበብ አለኝ ብዬ አስባለሁ። እኔ ለምሳሌ ግጭት ሲነሳ እኔ እንደ ማብረጃ ነው የምቀርበው። እንዴት? ላስረዳ ሰዎች ሲጋጩ አስታርቃለሁ። ያ ጥበብ አለኝ። እኔ የማስታረቅ ግጭትን የማስቆም ጥበብ አለኝ። እና ግጭቶችን የማስተካከል ጥበብ አለኝ ብዬ አስባለሁ። ብዙ ሰዎችን ብዙ ግጭቶችን አስተካክያለሁ። ብዙ ሰዎች ከጥፋት መልሻለሁ። እና እእ ማስተካከል እችላለሁ በጣም ብዙ ግጭቶችን አስተካክያለሁ

ለስራ ብዙ ቦታ ሄጃለሁ ስራ ለመስራት ብዬ ያልተጓዝኩበት ቦታ የለም። በድፍረት የለም ብዬ መናገር እችላለሁ ምክንያቱም በጣም ብዙ ቦታዎች ሄጃለሁ ለስራ። ሰፈራችን ብቻ ሳይሆን ከሰፈር ወጣ ብዬ ራቅ ወዳሉ ቦታዎች ሄጄ ተጉዤ አውቃለሁ። ስለዚህ ለስራ ብዬ ሩቅ ከአራቱ መቶ አምስት መቶ ኪሎ ሜትር ርቀት ባለው ቦታዎች ላይ ሄጄ ስራ ሰርቼ አውቃለሁ። በመንደራችን ላይም ሰርቼ አውቃለሁ። ትንሽ ራቅ ያሉ ቦታዎች በጣም ትልቅ ርቀት ያላቸው ቦታዎችም ሄጄ ሰርቼ አውቃለሁ።

ስራዬን በጣም ነው የማከብረው፤ የስራ ምግባር በጣም፣ በጣም፣ በጣም ነው የማከብረው። ሰዎችን አከብራለሁ፤ ስራዬን አከብራለሁ። ወደ ስራ የሚመጡ ሰዎችን አከብራለሁ፤ ስራዬን ከማክበር የተነሳ፣ በተለያዩ ምክንያቶች የማይቀሩ ምክንያቶች—በሕመም ሊሆን ይችላል፣ በሌላ የቤተሰብ ጉዳይ—ከሥራ መቅረት ደስ አይለኝም፤ ምክንያቱም ስራዬን በጣም ስለማከብር ነው። በዚህ ደግሞ፣ በዚህ ባሕርያቴ ደግሞ ሰዎች ይወዱኛል፤ አሠሪዎቼ ይወዱኛል፤ በጣም ነው የሚወዱኝ እኔን የሚያሠሩኝ ሰዎች፤ እና በአጠቃላይ የስራ ምግባር አከብራለሁ።

ቀርቀሃ በአካባቢያችን ያድጋል። አዎ ያድጋል። ቀርቀሃ ሲባል ድሮ አይገባኝም ነበር። አሁን ነው የገባኝ ግን ደግሞ በአካባቢያችን ያድጋል። ከድሮ ጀምሮ እያደገ ነበር አሁንም እያደገ ያለ ነገር ነው። ቀርቀሃ በአካባቢያችን ያድጋል አሁን

እኔ የተጓዝኳቸው ቦታዎች በጣም ብዙ ብዙ ብዙ ብዙ ናቸው ግን ደግሞ ከሀገር ውጪ ተጉዤ አላውቅም። ከኢትዮጵያ ተጉዤ ወጥቼ አላውቅም ኢትዮጵያ ውስጥ ግን በጣም ብዙ የተጓዝኳቸው ቦታዎች አሉ። ለምሳሌ ወደ ሰሜን አካባቢ ወደ ትግራይ መቀሌ። ተጉዤ አውቃለሁ በስራ ምክንያት ወደ ስራ ወደዛ ቦታ ሄጄ አውቃለሁ። በጣም ሩቅ ቦታ ነው አውቃለሁ ግን። በጣም ደስ የሚል ቦታ ነው። የተፈጥሮ ጸጋ ያሟላ ቦታ ነው። በጣም ደስ የሚል ቦታ ስለሆነ ለስራዬም እንቅፋት አልሆነብኝም። በጣም የምወደው ስፍራ ነው በጣም አሪፍ ሀገር ነው ያ ቦታ። ሌላ ወደ ደቡብ ክልል ወደ ደቡብ ክልል አካባቢ ተጉዣለሁ። ሌላም ወደ አዲስ አበባ ውስጥም ደግሞ ወደ ለያዩ ክፍለ ከተማዎች ተጉዣለሁ። ወደ ቦሌ ተጉዣለሁ። ወደ ስራ በስራ ምክንያት ማለት ነው። ወደ መገናኛ በስራ ምክንያት ወደ ሃያ ሁለት በስራ ምክንያት ብዙ ቦታዎች ያልገባሁበት ቦታ የለም። በጣም ብዙ ቦታዎች ወደ አማራ ክልል አካባቢው ደግሞ ባህር ዳር ከተማ ሄጄ በጣም ብዙ ስራ ሰርቼ አውቃለሁ ሁለት አመት ያክል ተቀምጫለሁ ባህርዳር ላይ። እና በጣም ብዙ የኢትዮጵያ ኢትዮጵያ ውስጥ ያሉ ከተሞች በሙሉ በሚባል ደረጃ በስራ ምክንያት ተጉዣለሁ።

ደንበኛ ክቡር ነው ደንበኛ ካልከበረ ያንተ ስራ ገደል ነው ሚገባው እና ደንበኞችን በጣም ነው ማከብረው። የደንበኛ እርካታን አስታውቃለው። ምን እንደሚያረካቸው ምን እንደሚፈልጉ ምን ባመጣላቸው እንደሚደሰቱ እርካታቸውን አስታውቃለው

ሽቶ አልጠቀምም ምክንያቱም ያመኛል ሽቶ ከሸተተኝ በጣም ነው የሚያመኝ። የተጠቀመ ሰው የተጠቀመ ሰው ሴቶች ሊሆን ይችላል። ምክንያቱም አብዛኛው ሴቶች ስልሆኑ ሽቶም የሚጠቀሙት ወንዶችም ይጠቀማሉ። ግን አብዛኛው በተለይም ደግሞ ይሄ ወጣ ያለ ሽቶ ጨና ያለበት ሽቶ የሚጠቀሙ ሴቶች ስለሆኑ ብየ ነው። እና ሽቶ የተቀቡ ሰዎች ከጎኔ በጎኔ ሲያልፉ ያመኛል። እና እንደዛ ስለሆነ እኔም ሽቶ አልጠቀምም አልወድም። ከድሮ ጀምሮ አይመቸኝም ሽቶ አልጠቀምም ባጠቃላይ

ኦ በጣም ደስ የሚል ነገር ነው ሙዚቃ መሳሪያ በጣም ነው የምወደው በህይወቴ በህይወቴ ማለት ነው። ሙዚቃ ህይወቴ ነው በቃ። ሙዚቃ ካልሰማው ያመኛል ምግብ ብላ ከምባል ይልቅ ሙዚቃ ስማ ብባል እኔ ይመቸኛል። እና ሙዚቃ በጣም ነው የምወደው በጣም የምውደው ሙዚቃ መሳሪያ ደግሞ ፒያኖ ነው። ፒያኖ በጣም የምወደው ሙዚቃ መሳሪያ ነው ከዛ ጊታርም ቫዮሊን እውዳለው። ከዛ ቀጥሎ ደግሞ ከልጅነት ጀምሮ የምወደው አንድ የሙዚቃ መሳሪያ ነበር ሀርሞኒካ በጣም የምወድው ሙዚቃ መሳሪያ ነው። ግን ደግሞ የምችለው የሙዚቃ መሳሪያ ጊታር ነው። ምክንያቱም ከቅርብ የማገኘው እሱ ነው። ፒያኖ በቅርብ ማግኘት አልቻልኩም እኔም የለኝም እና። የመግዛት አቅም ስልላነበረኝ ፒያኖ መግዛት አልቻልኩም። ግን ጊታር ገዝቼ እጠቀማለው። አንዳንዴ እጫወታለው እና ጊታር መጫወት እችላልው።

በፋም ማብሰል አውቃለሁ ምክንያቱም ከድሮ ጀምሮ በፋም እያበሰልኩኝ ነበር። አሁንም በፋም ነው ማበስለው አሁን እንኳን እንደ ድሮ ብዙም ባላበስል። አሁን ግን ግን ስጠቀም ስጠቀም ሁሌም በፋም ነው ምጠቀመው። ሁሌም በፋም ነው ማበስለው። አዎ በፋም ነው ማመስለው እኔ ከድሮ ጀምሮ ማለት ነው። ቤታችን በፋም ነው ሚበስለው እናቴን በፋም ነው ምታበስለው። ጎረቤቶቻችን ወላጅ ሁሉም እኛ ያለንበት ቦታ አካባቢ አብዛኛው የሚባል ሰው። በፋም ነው ሚያበስለው። እና እኔም በፋም ነው ማበስለው

ገንዘብ እቆጥባለሁ ምክንያቱም ገንዘብ መቆጠብ የቀጣይ ህይወትን ማሻሻል ነው ብዬ ነው የማስበው ስለዚህ ገንዘብ እቆጥባለሁ። ያገኘኋትን ገንዘብ አጠራቅሜ በቀጣይ ለቀጣይ ማድረግ ለምፈልገው ነገር እንድትጠቅመኝ ብዬ ማጠራቀም በጣም ነው የምወደው። ምክንያቱም አባቴ እናቴ ሁሉም ወላጆቼ እህት ወንድሞቼ ማስደሰት እፈልጋለሁ ትልቅ ደረጃ ደርሼ ማስደሰት እፈልጋለሁ። ገንዘብ አጠራቅሜ ጥሩ ደረጃ ደርሼ ራሴንም ማየት እፈልጋለሁ። ምክንያቱም ገንዘብ ካላጠራቀምኩኝ የሚሆነውን አውቀዋለሁ አሁን ገንዘብ ካላጣረቀምኩኝ በኋላ እድሜዬ ሲሄድ ገንዘብ ከየትም ማምጣት አልችልም ስለዚህ ገና ወጣት እያለሁኝ ገንዘብ ማጠራቀም እንዳለብኝ ስለማስብ። ከድሮ ጀምሮ ገንዘብ መቆጠብ እወዳለሁ። ስለዚህ አሁንም ገንዘብ እየቆጠብኩኝ ነው ለቀጣይም እየቆጠብኩኝ እቀጥላለሁ።

አብዛኛውን ጊዜ የለመድኩት ጠዋት መብላት ዳቦ ነው፣ በእንቁላል ነው፤ አብዛኛውን ጊዜ ማለት ነው ዘጠና ፐርሰንት ያህል ዳቦ በእንቁላል ነው የምመገበው። ምክንያቱም ደግሞ ዳቦ በእንቁላል መመገብ ለወጣቶች በተለይ በጣም ወሳኝ ነው፤ ለሰውነታችን ግንባታ በጣም ወሳኝ የሆነ ምግብ ነው፤ ከስፖርት ስንመለስ ዳቦ በእንቁላል ከዚያ ወተት ከጠጣን በጣም ጥሩ የሆነ ሰውነት፣ ጥሩ የሆነ ጤንነት ይኖረናል፤ እና ዳቦ በእንቁላል አብዛኛውን ጊዜ እመገባለሁ፤ አንዳንዴ ደግሞ ዳቦ በወተት ብቻ እመገባለሁ፣ እንቁላል መስራት ሲያደክመኝ ዳቦ በእንቁላል እመገባለሁ እንጂ በወተት እመገባለሁ እንጂ፣ አብዛኛውን ጊዜ ዳቦ በእንቁላል ነው የምመገበው።

በትርፍ ሰዓት በትርፍ ጊዜ የማሳልፈው ነገር የት ቦታ ነው? እማሳልፈው እኔ በትርፍ ሰዓት አብዛኛው ጊዜ ፊልም ነው እማየው በትርፍ ሰዓቴ ፊልም አያለሁ በተለይም ደግሞ የህንድ ፊልሞች በጣም ነው የሚመቹኝ። በዚህ አጋጣሚ ፊልሞችን በጣም ነው እምወደው። በትርፍ ሰዓቴ ፊልም ማየት እወዳለሁ። ከዛ አለፍ ብሎ ደግሞ መጽሐፍ ማንበብ እወዳለሁ በጣም የምወዳቸው መጽሀፍቶ መጽሐፍቶች አሉ ዘ ሰክሬት ሳይኮሎጂ ሪች ዳድ ፑር ዳድ የሚሉ መጽሐፍቶችን አንብቤያለሁ። እነዚህን መጽሐፍቶች በጣም ነው እምወዳቸው። ስለዚህ በትርፍ ሰዓቴ መጽሐፍ ማንበብም እወዳለሁ። አንዳንዴም ደግሞ ኳስም መጫወት እወዳለሁ። በየጊዜው ነው በቃ የማንበብ ሙድ ውስጥ ከገባሁ አነባለሁ የምጫወት ፍላጎት ካለኝ እጫወታለሁ በትርፍ ሰዓቴ ማለት ነው። እና እንደዚህ እያረኩኝ ትርፍ ሰአቴን አሳልፋለሁ

በጣም በብዙ ድርጅቶች ዝግጅት ላይ ሄጃለሁ። አሁን እንኳን በቅርቡ አንድ የድርጅት ዝግጅት ላይ ተጠርቼ ሄጄ ነበር። እና እሳተፋለሁ። ፈጣሪ ይመስገን በጣም ብዙ ድርጅቶች ይጠሩኛል እወደዳለሁ። በሰዎቹም በጣም ስለምወደድ። በስራዬ በጣም የተከበርኩኝ ሰው ስለሆንኩኝ በጣም ሰው ይወደኛል። ስራ አልንቅምና ድርጅቶች ይጠሩኛል አንዳንድ ዝግጅት ሲካሄድ አንዳንድ ነገሮች እንዳግዛቸው ይጠሩኛል። ለዝግጅቱም እንደ እንግዳ ይሄድ እሄዳለሁ። እና የድርጅት ዝግጅት ላይ እሳተፋለሁ

በምንጣፍ ላይ ብዙም አልቀመጥም። አንዳንድ ጊዜ የምን የምቀመጥባቸው ሰዓት ጊዜያት አሉ። እነሱ ጊዜያት ደግሞ በቃ ሲደብረኝ ወይም ከሰዎች ጋር ስንጫወት። ብዙ ሰዎች ሆነን ብዙ ጓደኞቼ ጋር ሆነን ስንጫወት ምናምን ነው ምንጣፍ ላይ የምቀመጠው እንጂ። አብዛኛው ጊዜ በመቀመጫ ላይ ነው መቀመጥ የምወደው ምንጣፍ ላይ መቀመጥ አልወድም። ደስም አይለኝም። ያመኛልም ምክንያቱም ምንጣፍ ላይ ስቀመጥ። ከታች ወለል ነው ያለው እና ወለል ላይ ስቀመጥ ደግሞ ወገቤ ያመኛል። እኔ ብርድ ሲገባብኝ ወገቤ ስለሚያመኝ አብዛኛው ጊዜ ምንጣፍ ላይ መቀመጥ አልወድም። ግን አንዳንድ ጊዜ እቀመጣለሁ

ባለው ልብስ እለብሳለሁ። አሁን በተራ ቀን ሲሆን ዘመናዊ ልብሶችን ምለብሰው ቱታ፣ ጂኒስ ምናምን ነው ምለብሰው። ግን በዓል ሲኖር ለምሳሌ ፋሲካ አዲስ አመት ምናምን ሲሆን እንደዛ አይነት ትላልቅ በዓላት ሲኖሩ ባህላዊ ልብስ መልበስ እወዳለሁ እለብሳለሁ። ስለዚህ በዓላት ላይ ባህላዊ ልብስ እለብሳለሁ። ሌላው ቀን ግን ዘመናው ልብስ ነው ምለብሰው።

በመስኮት ጎን መቀመጥ በጣም ነው የምወደው ምክንያቱም ሙቀት አልወድም እኔ በህይወቴ ሙቀት በጣም ነው የምጠላው። እና በመስኮት መቀመጥ እወዳለሁ ቤት ውስጡም በመስኮት መቀመጥ እወዳለሁ። መኪና ላይ ሲሄድም በመስኮት ጎን መቀመጥ ነው የምወደው። ምክንያቱም የብዙ ሰው ትንፋሻ አለ ይረብሻልና። በመስኮት የሚመጣ ንፋስ አየር ደግሞ አንተም ያረጋግሃል እና እኔን በዛ ንፋስ እረጋጋለሁ። በዛ አየር እረጋጋለሁ ስለዚህ በመስኮት መቀመጥ በጣም ነው የምወደው።

ማታ የምመገበው ከምሽቱ አስራ ሁለት ሰዓት ሲል ገና አምሻሹ ላይ ነው የምመገበው ምክንያቱም አንድ ሰዓት ሲል ስለምተኛ ትንሽ ሆዴ ጥሩ ሆኖ እንዲተ እንድተኛ ስተኛ እንዳይረብሸኝ። ሁለት ሰዓት ሲል ከአመሻሹ አስራ ሁለት ሰዓት ሲል መመገብ እወዳለሁ እመገባለሁ በዛ ሰዓት መመገብም ለሌሎች ሰዎች እመክራለሁ። ምክንያቱም በዛ ሰዓት ከተመገብን ጥሩ የሆነ እንቅልፍ እንተኛለን ብዬ አስባለሁ ምክንያቱም። ማታ ስንተኛ ከተመገበን ትንሽ የእንቅልፍ ችግር ሊፈጠር ይችላል። ሆዳችን ሞልቶ ስንተኛ ትንሽ ችግር ሊፈጠር ይችላል። እና በዛ በዛ ምክንያቶች ከአንድ ሰዓት ከመተኛቴ ከአንድ ሰዓት ቀደም ብሎ ነው። እኔ ምግብ የምበላው

አዎ አወራ አቧራ ችግር ይፈጥርብኛል ምክንያቱም ትንሽ አወር አቧራ ከነካኝ እኔን ጉንፋኝ ይዘኛ ጉንፋን ይይዘኛል። እና አቧራ በጣም ነው ችግር የሚፈጥርብኝ አልወድም አቧራ ለጉንፋን ያጋልጣል ጉንፋን ደግሞ በጣም የምጠላው ህመም ነው። በቃ ለኔ ስቃይ ነው። ብዙም ባያስቸግረኝም እንኳን በአንዳንድ ነገሮች በመድሃኒት ምናምን ባጠፋው እንኳን ቶሎ ብዬ ግን ትንሽ አቧራ ከነካኝ። ጉንፋኝ ጉንፋን በቀጥታ ስለሚያዝ አወራች ሁሌም ችግር እንደፈጠረብኝ ነው። አወራ አቧራ ያለበት ቦታ መሄድ አልወድም።

በፍጥነት መተየብ እችላለሁ ከድሮ ጀምሮ የምችለውን ነገር ነው። በፍጥነት መተየብ ከሚችሉ ሰዎች መካከል አንዱን አንዱ ነኝ ብዬ አስባለሁ። ምክንያቱም ብዙ ሰዎች። ያንን ነገር አይችሉትምና። የተወሰኑ ሰዎች ነው እሚችሉት አብዛኛውን ጊዜ ካየነው እና እኔ ደግሞ በፍጥነት መተየብ እችላለሁ

ልብሶቼ ሁሌም በስነስርዓት ነው ሚቀመጡት። ምክንያቱም ደግሞ አንድ ልብስ በስነስርዓት ካልተቀመጠ ያስቸግራል ስትለብሰው ያስጠላል ይደብርሃልና በስነ ስርዓት ታጥፈው ቁም ሳጥኑ ላይ ነው። ሚቀመጡት የኔ ልብሶች እና በስነስርዓት የተቀመጡ ናቸው ሁሌም ሁሌም ማለት ነው። የኔ ልብሶች በተለይም ደግሞ ሱሪ ሲሆን በስነ ስርዓት ታጥፎ ታጥቦ ካልተቀመጠ ቁም ሳጥን ላይ ካልተቀመጠ ትንሽ የመሸምረር ነገር ስለሚያሳይ ሰዎች ሲያዩ ስለሚደብር በስነስርዓት መጣጠፍ አለበት። የኔ ልብስም ልብሶቹን ሱሪ ብቻ አይደለም ሱፍም ሊሆን ይችላል። ቲሸርትም ሊሆን ይችላል ሱሪም ሊሆን ይችላል ሁሉም በስነስርዓት ታጥፎ ነው የሚቀመጥ

የመንገዴን ስም አውቃለሁ ምክንያቱም እኔ ግልጽ የሆነ መንገድ ነው ያለኝ አላማ አለኝ። በጣም የተስተካከለ መንገድ አዘጋጅቻለሁ እና የመንገዴን ስም አውቀዋለሁ። ራእዬን አውቀዋለሁ የመንገዴ ስም ደግሞ። በግልጽ ለማውራት ትንሽ ሊያስቸግር ይችላል። ግን ደግሞ አውቀዋለሁ በራሴ አውቀዋለሁ።

ኦ በጣም በጣም በጣም የምወደው አይነት ትምህርት ስንል ፊዚክስ ነው የፊዚክስ አይነት ትምህርት በጣም በጣም ነው የምወደው። አስረኛ ካለፍኩ በኋላም ናቹራል ላይ በጣም የሚከብዱኝ የትምህርት አይነቶች አሉ ለምሳሌ ባዮሎጂ አልወድም ይከብደኛል። ሶሻል ላይ ያሉ ደግሞ ሂስትሪ ጂኦግራፊ የመሳሰሉ የትምህርት አይነቶች በጣም ነው የምችላቸው በጣም ነው የምወዳቸው። ግን ደግሞ እንደ ፊዚክስ አላያችሁም ፊዚክስ በህይወቴ በጣም የምወደው የትምህርት አይነት ነው። ለዛም ነው አስራ አስራ አንደኛ ላይ ፊዚክስን ለማግኘት ብቻ ብዬ። ናቹራል የገባሁትኝ እና ፊዚክስ በጣም የምወደው የትምህርት አይነት ነው

በአካባቢያችን በጣም ብዙ ትንኞች አሉ። ትንኝ ሲባል በጣም ከባድ ነው። በአካባቢያችን ምክንያቱም ብዙ ሰዎች በትንኝ ሞተዋል። ወዳልሆነ ነገር ገብተዋል። እና በአካባቢያችን ብዙ ትንኞች አሉ። እና አስቸጋሪ ቦታም ነው። ትንሽ ዝቅ ያለ ቦታ ስለሆነ ለትንኝ አመቺ ነው። በጣም ብዙ ትንኝች ያሉበት አካባቢ

አዲስ ነገር መማር ሁሌም እፈልጋለሁ አዲስ ነገር ስመለከት መማር በጣም ነው ምወደው ከድሮ ጀምሮ ከልጅነቴ ጀምሮ አዲስ ነገር መማር በጣም ነው ምወደው። ባሆኑ ጊዜ ግን ከአሁኑ ጊዜ የሚሄድ ለቀጣይም ይጠቅመኛል ብዬ ማስበው። ስለ ኤአይ ብማር በጣም ደስ ይለኛል። ስለ ኤአይ አንዳንድ ነገሮች ማወቅ ኤአይ እንዴት እንደሚሰራ። ማወቅ በጣም ደስ ይለኛል እና ስለ ኤአይ ብማር ደስ ይለኛል። ስለ ሁሉም ኤአይ እንዴት ኤአይን እንዴት ማዘዝ እንዳለብኝ ኤአይን እንዴት መጠቀም እንዳለብኝ እነዚህን ነገሮች መማር እፈልጋለሁ።

ማር እወዳለሁ በጣም ነው የምወደው። ማር ምክንያቱም በጣም ጣፋጭ ነው በተለይም ደግሞ ልጅ ሆነህ ማር ስትበላ ስትመገብ በጣም ደስ ይልሃል ጣፋጭ ስለሆነ። እና ደግሞ እኔ ቤታችን ውስጥ ብዙ ማር ስለነበር በጣም እመገብ ስለነበር በጣም ነው የምወደው። ከድሮ ጀምረው እና ማር በጣም ነው የምወደው

ገበያ እኛ ባለንበት ቦታ ገበያ ሁሌም አለ ገበያ የሌለበት ቀን የለም። ግን ደግሞ። ወሳኝ ቀን አለ አንድ ለየት ያለ ቀን አለ ሁሉም ሰው የሚሰባሰብበት ከገጠር የመጣ ሰው የከተማ ሰው ሁሉም የሚሰባሰብበት ቀን አለ። ያቺ ቀንም ቅዳሜ ናት። ቅዳሜ ወደ ገበያ መሄድ እወዳለሁ። ስራ የለም ትምህርት የለም ስለሆነ ወደ ገበያ ቅዳሜ ቅዳሜ ነው። የሚሄደው

ሰዎችን ማስተዋወቅ በጣም ቀላል ነው ለኔ ምክንያቱም ሰዎችን ማስተዋወቅ አይከብደኝም ማስተዋወቅ እችላለሁ። እንዴት ማስተዋወቅ ትችላለህ ለሚለው ጥያቄ? ቀላል ነው። ይገናኛሉ በተለይም ደግሞ አይናፋር ካልሆንክ አይን ለአይን መተያየት ከቻልክ ከሰዎች ጋር መተዋወቅ ቀላል ነው። ከሰዎች ጋር መተዋወቅ ጥቅሙ ደግሞ። ለስራም ሆነ ለትምህርቱም ሆነ ከስር ከሰዎች ጋር መተዋወቅ ምክንያቱም ሁሉም ቦታ ብትሄድ ሁሉም ነገር መስራት የምችለው ከሰዎች ጋር ነው። በሰዎች የተዘረጋ ነገር ነው መስራት የምችለው እና ከሰዎች ጋር መተዋወቅ ማስተዋወቅ በጣም ቀላል ነው። ነጉሩ እንዴት ማስተዋወቅ ትችላለህ ለሚለው? ነገር ደግሞ በቃ ሰላም ትባላለህ። ምግብ እንዴት ነው? አሪፍ ነው። ምግብ ቤት ካለ ለምሳሌ ምግብ ቤት ካለ ምግብ እንዴት ነው አሪፍ ነው። ብየ በዛ በዛ እያረኩኝ ስልክ እቀበላለሁ። ከዛ መተዋወቅ ቀላል ነው

የሞባይል ዳታ ድሮ ነበር የምጠቀመው እንጂ አሁን አልጠቀምም ምክንያቱም አሁን ዋይፋይ ነው የምጠቀመው። የሞባይል ዳታ አልጠቀምም ያ የሆነበት ምክንያት ደግሞ። አንደኛ የሞባይል ዳታ ትንሽ ገንዘብ ይበላል አያዋጣም ለሰዎች አያዋጣም። እና ዋይፋይ ነው የሚያዋጣው። ሁለተኛ ደግሞ ሁለት ሶስት ስልኮችን አክሰስ ለማድረግ ለመጠቀም ከፈለኩኝ ዋይፋይ ነው የሚጠቅመኝ እንጂ ዳታ አይጠቅመኝም። ስለዚህ ሙሉ በሙሉ በሚባል ደረጃ የሞባይል ዳታ አልጠቀምም።

በጣም የምወደው ምግብ በጣም በጣም እኔ በባህሪያቴ ምግብ በጣም ነው የምወደው የምጠላው ምግብ ብዬ አለ ብዬ አላስብም። በጣም ሁሉም ሁሉም ምግቦች እወዳቸዋለሁ። ግን ለየት ብሎ ለየት ብሎ የምወደው ምግብ ካለ ፓስታ ነው ፓስታ በጣም ነው የምወደው በጣም ነው የሚጣፍጠኝ። ፓስታ ሌላም ደግሞ እንጀራ እንጀራ በጣም ነው የምወደው እነዚህ ሁለቱም። አንድ ላይ ቢሞጡ ደግሞ በጣም ደስ ይላሉ። እና በጣም ኡፍ በጣም ነው የምወዳቸው እነዚህ ሁለቱም ፓስታ በእንጀራ ዋው ደስ ይላል።

የምወደው የቀን ሰዓት ሰባት ሰዓት አካባቢ ለምሳሌ አይ ሚን አዎ ሰባት ሰዓት አካባቢ በጣም ነው የምወደውን ምክንያቱም በጣም አሪፍ ሰዓት ነው ምሳ በልተህ እረፍት የምታገኝበት ሰዓት ነው ከስራ ከትምህርት ቤት ወጥተህ ከምሳ በኋላ እረፍት የማገኝበት ሰዓት ስለሆነ በጣም የምወደው ሰዓት ሰዓት ሰዓት አካባቢ ነው።

ወደ ሱቅ ከመሄዴ በፊት ዝርዝር እጽፋለሁ ይሄን ጥያቄ ብዙ ሰው ነው የሚጠይቀኝ። የሚጠይቀኝ ግን ዝርዝር ጽፌ ሲያዩኝ እየተገረሙ ነው የሚጠይቁኝ እንጂ ትጽፋለህ ወይ ብሎ አይደለም። እና ሁሌም ነው የምጽፈው ምክንያቱም እኔ እረሳለሁ። እንደዚህ አይነት ነገሮች በጣም ነው የምርሰው በተለይም ደግሞ እናቴ ወደ ገበያ ስትልከኝ ወደ ሱቅ ስትልከኝ። እረሳለሁ የጠየቀችኝን የላከችኝ ነገር ሙሉውን ሳልይዝ ሳልገዛ እመለሳለሁ። እና በዚህ ነገር ደሞ በጣም ትቆጣኝ ነበር። እናቴ አሁን ግን እየጻፍኩኝ እየያዝኩኝ ነው የሚሄደው። ምክንያቱም በጣም ነው የምረሳው በተለይም ደግሞ ሱቅ ሲሆን በጣም ነው የምረሳው። እና ወደ ሱቅ ስሄድ ዝርዝር እጽፋለሁ።

በጣም የምወደው አትክልት አትክልቶች በጣም ነው የምወደው በአጠቃላይ ምክንያቱም ስፖርት እሰራለሁ አይደል ስፖርት ስለምሰራ አትክልትን መመገብ ከስጋ ይልቅ አትክልትን መመገብ ስለምወድ የምወዳቸው አትክልቶች አሉ ከነዛ መካከል ግን በጣም የምወደው አትክልት ጎመን ነው ጎመን በጣም ነው የምወደው ስበላውም ይጣፍጠኛል ለአካል ግንባታም በጣም ወሳኝ ነው፣ ለአእምሮ በጣም ወሳኝ ነው እና ጎመን በጣም ከምወዳቸው አትክልቶች አንደኛው እና ዋነኛው ነው።

አዎ የህዝብ ማመላለሻ ነው የምጠቀመው ምክንያቱም የራሴ የሆነ ማመላለሻ የለኝም የራሴ መኪና የራሴ ብስክሌት ስለሌለኝ የህዝብ ማመላለሻ ነው የምጠቀመው። ሁሌም ትንሽዬ ባጃጅ እጠቀማለሁ። ትልቅ ታክሲ እንኳን ባይሆን ትንሽዬ ባጃጅ እጠቀማለሁ ከቦታ ለቦታ ከቦታ ወደ ቦታ ለመሄድ ወደ ስራ ወደ ትምህርት ቤት ለመሄድ። የህዝብ ማመላለሻ ነው ሁሌም የምጠቀመው።

ስራ ስራ በጣም ነው የማከብረው ስራ በጣም ነው የማከብረው በዚህ ነገሬ ደግሞ በጣም ነው የሚወዱኝ ሰዎች እና ወደ ስራ በሰአቴ ነው የምደርሰው። ትምህርት ቤት ስሄድም በሰአቴ ነው ስራ ስሄድም በሰአቴ ነው ምክንያቱም ስራዬ በጣም ስለማከብር ነው። አለቆቼን አከብራለሁ ወደ ስራ በሰአቴ ካልገባሁ ደግሞ የሚፈጠሩ ችግሮች አሉ። እነዛን ችግሮች እያሰብኩኝ ስለሆነ የምሰራው ወደ ስራ በሰአቴ ነው የምደርሰው።

ከስራ ባልድረቦቼ ጋር በጣም በጣም በጣም ጥሩ የሆነ ግንኙነት ነው ያለኝ። ምክንያቱም ፀባዬ። አስተሳሰቤ ባህር ባህርዬ በጣም ነው የሚመቸው ለሰዎች። በጣም ይቆርቡኛል ሰዎች እኔም ወደ ሰዎች በጣም እቀርባለሁ እግባባለሁ ከሰዎች ጋር። እና ባልደረቦቼ በጣም ነው የሚወዱኝ እኔም በጣም እወዳቸዋለሁ ጥሩ የሆነ ግንኙነት ነው ያለን። ስራ ታምሜ ብቀር እንኳን የኔ ስራ ይሸፍን ይሸፍኑልኛል። እኔም የነሱን ስራ እሸፍናለሁ ከታመሙ በሌላ ምክንያት በቤተሰብ ምክንያት እናም ከቀሩ ከስራ እኔም የነሱም ስራ እሸፍናለሁ። እነሱም እንደዛ ያደርጉ። እየተባበርን እየተጋገዝን ነው የምንኖረው። እና ከስራ ባልደርቦቼ ጋር ጥሩ የሆነ ግንኙነት ነው ያለኝ

እንደሚታወቀው ኮከቦች የሚወጡት ማታ ላይ ነው። እና ኮከቦች መመልከት ደግሞ በጣም በጣም ደስ ያሰኛሉ ለኔ ብቻ ሳይሆን ለሁሉም ሰው ደስ ሁሉም ሰው ደስ ይለዋል ብዬ አስባለሁ። ኮከቦች ሲመለከት ማታ ማታ ላይ እየወጣህ ጣሪያ ላይ ወጥተህ ኮከቦችን መመልከት ምናምን በጣም ደስ የሚል ነገር ነው። እና እኔም ሁሌም የማደርገው ነገር ነው። በተለይም ደግሞ ድብርት ሲሰማኝ ጭንቀት ውስጥ ስገባ ወደ ውጭ ወጥቼ ጣሪያ ላይ ወጥቼ ኮኮቦችን መመልከት። መቁጠር ምናምን በጣም ነው ደስ የሚለኝ እና ኮከቦችን መመልከት ሁሌም ማታ ማታ የማደርገውን ነገር ነው። በጣም ነው ደስ የሚለኝ እወዳለሁ።

መስኮቴን ሁሌን ክፍት ነው የምትተወው በተለይም ደግሞ ሞቆታማ ሲሆን አየሩ አየሩ ሙቀታማ ሲሆን ክፍት ነው የምተወው ምክንያቱም ሙቀት አልወድም እኔ በህይወቴ ሙቀት በጣም ነው የሚያስጠላኝ እና አብዛኛውን ጊዜ መስኮቴ ክፍት ነው የሚሆነው። ጣሪያ ላይ ማለቴ ከላይ ስለምተኛ እኔ የኔ የእንቅልፍ ቦታ ከላይ ስለሆነ መስኮቱም ከኔ አልጋ አጠገብ ስለሆነ መስኮቱን ክፍት አድርጌ ነው አብዛኛውን ጊዜ የምተኛው።

በቤትህ ውስጥ ልዩ የሆነ መቀመጫ የለኝም። እኛ ጋር እንደዚህ አይነት የተለመደ ነገር የለም። ያገኘነው ወንበር ላይ ነው የምንቀመጠው ልዩ የሆነ መቀመጫ የለኝም። ልዩ የሆነ አልጋ ነው ያለኝ እንጂ ልዩ የሆነ መቀመጫ የለኝም። ለአባቴና ለእናቴ ልዩ የሆነ መቀመጫ አለ። ግን እነሱ ወላጆች ትላልቅ ስለሆኑ እኔ ግን ልጅ ስለሆንኩኝ ባገኘሁበት ቦታ ነው የምቀመጠው። እና ልዩ የሆነ መቀመጫ የለኝም

በተፈጥሮ ውስጥ መራመድ በጣም በጣም ደስ የሚል ነገር እኮ ነው። እኔ በራሴ በጣም ነው የምወደው በጥፎ ጥሮ ውስጥ። መረመድ በጣም ነው የምወደው። ጥፎ ጥሮ በዛበት ቦታ ሂደህ መዋል መራመድ መጫወት በጣም ነው ደስ የሚለኝ እና በጣም የምወደው ነገር ነው።

ባህላዊ ምግብ ሲባል እኛ አካባቢ በተለይም ኢትዮጵያ በመላው ባህላዊ ምግብ ሲባል የሚጠሩ ምግቦች አሉ በጣም በጣም ጥሩ የሆኑ ጣፋጭ የሆኑ ምግቦች ያሉን ህዝቦች ነን። ከነዛ መሃል በጣም የምወደው ባህላው ምግብ ሽሮ ነው ሽሮ በእንጀራ ይሄ በጣም የምወደው ምግብ ነው። በህይወቴ ያሳደገኝ ምግብም እሱ ነው ከልጅነቴ ጀምሮ በጣም የምወደው ምግብ ሽሮ በእንጀራ ነው። ምስር በእንጀራም በጣም የምወደው ነው። እና ሽሮ በእንጀራ በጣም ከምወዳቸው መካከል አንደኛው ነው።

ክፍያ ክፍያ ማድረግ እወዳለሁ ምክንያቱም ክፍያ ካልፈጸምን በአሁኑ ሰዓት ሁሉም በክፍያ ነው የሚገኘው እና ክፍያ ማድረግ እወዳለሁ። መክፈል ላለብኝ ነገር እከፍላለሁ መክፈል ላይ የሌለብኝ ነገር አልክፍልም። ስለወደድኩኝ ብቻ መክፈል የሌለብኝ ነገር እከፍላለሁ ማለት አይደለም። እና ግን ክፍያ ማድረግ በጣም ነው የምወደው።

መዋኘት እችላለሁ ምክንያቱም ደግሞ መዋኘት የቻልኩበት ምክንያት አሁን ያለሁበት ቦታ ሁሉም ያደኩበት ቦታም አሁን ያለሁበት ቦታ ስለሆነ ያደግኩት ያለሁት ቦታ ደግሞ በመዋኛ ገንዳ የተሞላ ነው። በሄድክበት ቦታ ሁሉ መዋኛ ገንዳ አለ። እና መዋኘት የቻልኩትም በነዛ መዋኛ ገንዳዎች ውስጥ ነው። መዋኛት በጣም ነው የምችለው

ሰዎችን በቅደም ተከተል አስቀምጣለሁ። በቅደም ተከተል ስል። በቅደም ተከተል ሲባል ብዙ ነገሮች አሉ። መለያዎች አሉ። ለምሳሌ በስማቸው ለምሳሌ ቢኒያም የሚባል አንድ ሰው ካለ። ሌላው ደግሞ ሌላው ደግሞ አቢሲኒያ የሚባል ሰው ካለ። በና አ በስ ለሚቀድም በበ ጀምሬ እስከ አብሲኒያ ድረስ በቅደም ተከተል እሄዳለሁ ማለት ነው። እና ሰዎችን በቅደም ተከተል አስቀምጣለሁ

ቡና መፍጨት አውቃለሁ አዎ አውቃለሁ ምክንያቱም ደግሞ ከልጅነቴ ጀምሮ ለእናቴ ቡና እየፈጨሁላት ስለ ስለነበረ ቡኛ መፍ መፍጨት አውቃለሁ። ከድሮ ጀምሬ እፈጭ ነበር። በጣም ደስ የሚል ነገር አለው። እናትን እያገዝክ ቡኛ መፍጨት ቡና መፍጨት ስትለማመድ በጣም ደስ የሚል ነገር አለው። እና ቡና መፍጨት አውቃለሁ

የመጠጥ ውሃ የማገኘው ካለንበት ቦታ ነው። በጣም ትልቅ የሆነ በጣም ትልቅ ጥልቀት ያለው ጉድጓድ አለ በአካባቢያችን ከዛ ነው የመጠጥ ውሃ የሚመጣ ወደ እኛ። የፕላስቲክ ውሃ አንጠቀምም አብዛኛው ጊዜ የምንጠቀመው የጉድጓድ ውሃ ነው። እና በጣም ደስ ይላል የተፈጥሮ ውሃ ከመሆኑ የተነሳ በጣም ጣዕም አለውና። የመጠጥ ውሃ የምናገኘው ከዛ ነው ከጉድጓድ ነው

በህይወቴ ከምጣላቸው ነገሮች መካከል አንዱ መጠበቅ ነው መጠበቅ አልወድም። እና መጠበቅ ታግድ መጠበቅ አግዳለሁ በጣም አልወድም በቃ። ሰዎችን መጠበቅ ከሚያስጠላኝ ነገሮች አንዱን ነው። እና በህይወቴ መጠበቅ አልችልም። በቃ

የክላውድ መካመቻ እጠቀማለሁ። ስለሚያዋጣ አንዳንድ ነገሮችን ለማስተካከል ስለሚጠቅም እጠቀማለሁ። ምክንያቱም ብዙ ሰው ይጠቀማል ብዙ ሰው ስለሚጠቀም እኔም እጠቀማለሁ። በአካባቢያችን ሁሉ ብዙ ሰው ይጠቀመዋል። ስለዚህ እኔም እጠቀምበታለሁ የክላውድ መካመቻ እጠቀማለሁ

ቅጽል ስም አለኝ አዎ ከልጅነቴ ቡዝ አይነት ቅጽል ስሞች ነበሩኝ የተለያዩ ቅጽል ስም ይወጣብኛል። ከተለያየ ቦታ የመጡ ቅጽል ስሞች ጓደኛዬ ሌላ ይለኛል። እናቴ አባቴ የተለያየ ቅጽል ስም ይሰጠኛል። ከነዛ መካከል አሉ ቅጽል ስሞች። አንዳንዴ ሜስ የሚሉኝ ሰዎች አሉ። ቦንቦሊኒ የሚሉኝ ሰዎች አሉ እና እንደዚህ እንደዚህ ያሉ ቅጽል ስሞች አሉኝ

የውትት ተዋጽኦ በጣም ነው የምወደው። ምክንያቱም የውትት ተዋጽኦ ለህይወታችን ለአቅማችን ለጉልበታችን በጣም ጠቃሚ ስለሆነ የወተት ተዋጽኦ በጣም ነው የምወደው። ከልጅነቴ ጀምሮም በጣም የሚመገበው ምግብ ወተት እና የወተት ተዋጽኦ የመሳሰሉ ምግቦችን ነው የምወደው። ቤታችንም እንደዛ አይነት ነገር ስላለ በጣም ነው የምወደው

ሙዚየም መሄድ እወዳለሁ ምክንያቱም በተለይም ደግሞ በሀገራችን ሙዚየም ውስጥ ገብተህ በጣም ትላልቅ ቅርሳ ቅርስ ስለምንመለከት። ሙዚየም ውስጥ መግባት በጣም ደግሞ ደስ የሚለኝ የድሮ የሆኑ ነገሮች ቅርጻ ቅርጽ የመሳሰሉ አያቶቻችንን የሳሉት ስዕሎች። ትቶልን የሄዱ ሁሉም ቅርሳ ቅርሶች ማየት ስለምፈልግ ሙዚየም መሄድ በጣም ነው የምወደው

የድምጽ መልእክት ብዙ ጊዜ እልካለሁ በተለይም ደግሞ በቴሌግራም የድምጽ መልእክት ብዙ ጊዜ እልካለሁ ለስራ ሊሆን ይችላል ለቤተሰብ ለሁሉም ሰው ለጓደኞችህ የድምጽ መልክ መልክ መላክ እወዳለው። በተለይም ደግሞ ከመጻፍ ይልቅ የድምጽ መልእክት መላክ ይቀለኛል። ከስራ አንፃር ምናምን ሲሆን ደግሞ መጽሐፍ ትንሽ ሊያስቸግር ይችላልና የድምጽ መልእክት ሁሌም ነው የምልከው።

በመስመር ላይ መማር ጠቃሚ ነው። ደስ ይላል ሁሌም። ባይሆን እንኳን አንዳንዴ በመስመር ላይ መማር በጣም ደስ የሚል ነገር ነው። እና እኔም በመስመር ላይ እማራለሁ። ምክንያቱም በጣም አሪፍ ነገር ነው። በዛ የተማሩ ሰዎች ሲለወጡ አይቻለሁና። አባቴም ይመክረኛል በመስመር ላይ መማር እንዳለብኝ እኔም እማራለሁ

በህይወቴ በጣም የምወደው ቀለም ቀይ ነው ቀይ ቀለም በጣም ነው የምወደው። ምክንያቱም በጣም ደስ የሚል ነገር አለው ቀይ ቀለም ሳይ በቃ ውስጤ ደስ ይለኛል። ጥሩ ነገር ይሰማኛል እና ቀይ ቀለም በጣም ነው የሚወደው ከቀይ ቀጥሎ ደግሞ ሰማያዊ ቀለም በጣም ደስ ይለኛል። ለምሳሌ ወደ ወደ ወደ ላይ ቀና ስንል ሰማይ ላይ የሚታይ ሰማያው ነገር በጣም ደስ ይላል አይደል ስለዚህ ሰማያውን በጣም ደስ ይለኛል። የምወደው ግን ቀይ ነው።

ወደ ስራ ሁሌም በጊዜ በሰአቴ ነው የምሄደው ምክንያቱም ደግሞ ስራ መስራት አለብኝ ብር ማግኘት አለብኝና አይደል ስለዚህ እንደዛ እንደዛ ስለሆነ ወደ ስራ በሰአቴ ሳላርፍድ ነው የሚሄደው። ሁሉም ስነ ስርዓት ባለው መልኩ ስራዬን እሰራለሁ ወደ ስራ በሰአት ይሄዳሉ ከስራም በሰአት ይመለሳሉ

በስራ ጊዜ እረፍት ማድረግ አንዳንዴ ጥሩ ሊሆን ይችላል አንዳንዴ ደግሞ ዋጋ ሊያስከፍለን ይችላል። ምክንያቱም ስራ እያለህ እረፍት ማድረግ ትንሽ ወጣ ያለ ነገር ነው ብዬ ነው የማስበው። እና ስራ እያለኝ እኔ እረፍት ማድረግ አልወድም። ስራ ከጨረስኩ በኋላ ግን ጥሩ እረፍት ባገኝ እንቅልፍ ብተኛ በጣም ደስ ይለኛል። ምክንያቱም ለጤናችንም ለአምሮአችንም በጣም ጥሩ ስለሆነ ነው።

ስነ ጥበብ በጣም ነው የምወደው በተለይም ደግሞ ስዕል እና ቲያትር በጣም ይመቸኛል። ነገር ስለሆነ በጣም ከልጅነቴ ጀምሮ በተለይም ቲያትር እና ስዕል በጣም በጣም በጣም የምወዳቸው ነገሮች ናቸው በህይወቴ ለወደፊት ልተገብራቸው የምፈልጋቸው ነገሮች ናቸው። ተዋናይ መሆን እፈልጋለሁ።

ላፕቶፕ የለኝም። ላፕቶፕ ባለመኖረው በጣም ብዙ ዋጋ እያስከፈልኝ እንደሆነ አውቃለሁ። ግን ላፕቶፕ የለኝም ላሁኑ ሁሉም ነገር የምሰራው በስልኬ ነው። ስልክም ምደውለው ከሰዎች ጋር። የተለያየ ስራ የምሰራውም በስልክ ነው። ላፕቶፕ ለጊዜው የለኝም። በቅርቡ ግን ላፕቶፕ እገዛለሁ ብዬ ተስፋ አደርጋለሁ።

ፀሀይ ስትጠልቅ መመልከት ያን ያህል አያስደስተኝም ምክንያቱም ምንም እየተለየ ነገር አለው ብዬ አላስብም። ፀሀይ ስትወጣ በጣም ደስ ይለኛል። ስትወጣ በጣም ነው የምትመቸኝ። ግን ስትጠልቅ ግን ያን ያህል። ጥሩ ነገር ያለው አይመስለኝም ደስ የሚል ነገር ያለው አይመስለኝም። እና ፀሀይ ስትጠልቅ መመልከት ትወዳለህ የሚለው ጥያቄ አልወድም ነው።

በእርሳስ መጽሐፍ ጥሩ ነው ነገር ግን አብዛኛው ጊዜ በበር ነው የምጽፈው ምክንያቱም በእርሳስ የተጻፈ ነገር ይጠፋል በቀላሉ እና እርሳስ የምጠቀመው ለስዕል ነው እንጂ ለጽሁፍ አይደለም። ስለዚህ በብእር ነው ሁሌም የምጽፈው በብእር የተጻፈ ነገር አይለቅም። በጣም ጠንካራ ስለሆነ ጥሩ ስለሆነ አይለቅም። በእርሳስ የተጻፈ ነገር ግን በቀላሉ ስለሚለቅ እርሳስ አልጠቀምም ብር ነው የምጠቀመው

በዶቄ በዶቄ መፍጨት አወ አውቃለሁ ምክንያቱም ከልጅነቴ ጀምሮ እናቴ ስትፈጭ እመለከት ነበር እኔም አግዛት ነበር። አያቴ ትፈጭ ነበር አክስቴ። ሁሉም አክስቶቼ ቤተሰቦቻችን በዶቄ መፍጨት ያውቃሉ እና እኔም አውቃለሁ። በጣም ደስ ይለኛል ስሰራው በጣም ደስ ከሚሉኝ ስራዎች መካከል አንዱ ነው

የስራ ቦታዬ በጣም ጥሩ ነው አትክልት የበዛበት ተፈጥሮአዊ ነገሮች የበዙበት በጣም ደስ የሚል ቦታ ነው። ያን ቦታ በጣም ከምወዳቸው ቦታዎች አንዱን ነው። ምክንያቱም በህይወቴ ላይ ሊኖሩኝ ይገባል ከምላቸው ቦታዎች አንዱ ነው። ተፎጥራዊ የሞላበት ቦታ ስለሆነ በጣም ደስ የሚለኝ ቦታ ነው። እና የስራ ቦታዬ በጣም አሪፍ ነው።

እሳት ለማንደድ የምትጠቀመው ክርቢት ነው? ክርቢት ትጠቀማለህ ክርቢት ግን ብቻውን ምንም ሊፈጥር አይችልም ከጎኑ እንጨት ምናምን ሞኖር አለበት ከእሱ ጋር እሳት ለማንደድ ማለት ነው። እና እንጨትና ክርቢት ከ ከዛ ከሰል እጠቀማለሁ። ከሰል ካለ በቃ በእነዚህ በሰው ውስጥ አድርጌ እሳት ማንደድ እችላለሁ

የኔ የኔ ዋና ሀላፊነት የምላቸው በጣም ውስን ናቸው በጣም የተስተካክሉ ሀላፊነቶች ነው ያሉኝ በመጀመሪያ ወሃ ልጆቼን ማስደሰት እፈልጋለሁ። የተስተካከለ ህይወት ልንሱ መስጠት እፈልጋለሁ ከዛ ደግሞ የቀጣይ የወንድሞቼና እህቶቼ ህይወት በእኔ እጅ ነው ያለው ብዬ አስባለሁ ስለዚህ የኔ ሀላፊነቶች እነዚህ ሁለቶች ናቸው

የስራ ቦታዬ በጣም ድህነት የተጠበቀ ቦታ ነው። ምክንያቱም ምንም አይነት የጸጥታ ችግር የለውም። ደስ በሚል ሁኔታ ሰዎች ጋር ተገቢተን ተስማምተን ተፈቅረን ነው። የምንሰራው እና በጣም ደህንነት የተጠበቀ ቦታ ነው። ደስ ይላል ለመስራትም ሆነ ለመኖር በጣም ደስ የሚል ቦታ ነው። ስለዚህ የስራ ቦታ የደህንነቱ በጣም የተጠበቀ ነው

የድርጅቱ ባህል ትንሽ ዘመናውስ ቢሆንም ግን በጣም ደስ የሚል ነገር አለው ባህላውን ነገርም ትንሽ ይታይበታል በጣም ደስ ይላል። ከሰዎች ጋር የመፋቀር የመዋደድ ይሰብካል ድርጅቱ በጣም ደስ የሚል ድርጅት ነው። ከመውደድ የተነሳ ለብዙ አመት በዛ ድርጅት ቆይቻለሁ ደስ ይላታል

ኢሜል ሁሌም ብዙ አይነት ኢሜል እጠቀማለሁ ለተለያዩ ኢሜሎች እልካለሁ ለሰዎች ኢሜል የሚጠቀሙ ሰዎች በኢሜል እልካለሁ አንዳንዴ በሌላ መተግበሪያ ብትጠቀም እንኳን ኢሜል ለሚጠቀሙ ሰዎች ግን ኢሜል እልካለሁ በቀን ለምሳሌ ሶስት የአራት የእስከ አስር ድረስ ልልክ እችላለሁ። ብዙ ጊዜ ኢሜል እልካለሁ።

የምሳ እረፍቴ ትንሽ ናት በጣም አጭር ናት አጭር ከሚባሉት ሰአቶች መካከል የምሳ እረፍት አንዷ ናት። ከስራ የምወጣው ወይም ደግሞ ከትምህርት የምወጣው ስድስት ሰዓት ነው። ስድስት ሰዓት ስወጣ እስከ ሰዓት ሰዓት ድረስ እረፍት ነው ያለኝ። ስለዚህ እረፍት ሰዓቴ አንድ ሰዓት ብቻ ነው ማለት ነው።

ውሃ ማውጣት አውቃለ፤ ምክንያቱም ውሃ ጠቃሚ ነው። ስለዚህ ውሃ ሁሌም አመጣለ፤ ለአስፈላጊ በሆኑ ቦታዎች ውሃ እመጣለሁ። እጠጣለሁም፤ ሰዎችም ለሰዎችም እሰጣለሁ፤ ምክንያቱም ውሃ በጣም ይጠቅመናል ለሁላችንም። ስለዚህ ውሃ ማምጣት አውቃለሁ ሁሌም ስለማመጣ

ቀትር የምመገባቸው ምግቦች በጣም ብዙ ናቸው ለይቼ አላውቃቸውም ግን ደግሞ አብዛኛው አብዛኛው ጊዜ የምመገባቸው ምግቦች አሉ ከነዛ መካከል አንዱ እንጀራ በሽሮ ነው። እንጀራ በሽሮ በጣም ከምመግባቸው ምግቦች የማዘውትረው ምግብ አንደኛው ነው። ስለዚህ ቀትር ላይ ከምመገባቸው ምግቦች መካከል አንዱ እንጀራ ቦሽሮ ነው።

በጀት አስተዳድራለሁ ማለት ባይቻልም እንኳን ግን የራሴን በጀት አስተዳድራለሁ። የቤተሰብ በጀት ማስተዳደር አልችልም ምክንያቱም እኔ የራሴ የሆነ ቤተሰብ የለኝም። ከወላጆቼ ጋር ነው የምኖረው። ለወላጆቼ ደግሞ አባቴ አለ ስለዚህ እኔ ራሴ ራሴ ያመጣሁትን ገንዘብ ማስተዳደር እችላለሁ አስተዳድራለሁ

ከጎረቤቴ ጋር በጣም ጥሩ የሆነ ግንኙነት አለኝ ምክንያቱም በጣም ጥሩ የሆነ ስብእና ያለኝ ሰው ስለሆንኩኝ ከሰዎች ጋር መግባባት የሚችል ሰው ስለሆንኩኝ። ከጎሮቤቶቼ ጋር በጣም ጥሩ የሆነ ጥብቅ የሆነ ግንኙነት ያለን። ጥልቅ የሆነ ፍቅር ጥልቅ የሆነ መተሳሰብ ጥልቅ የሆነ ጓደኝነት ጥልቅ የሆነ ቤተሰባዊነት የሆነ ኑሮ ነው። ያለን ከጉሮቤቶቼ ጋር

አብዛኛው ጊዜ ብዙ ሰው ስንጠይቅ ቡና ይላል፤ እኔ ግን ሻይ ነው የምጠጣ፤ ምክንያቱም ቡና ጠጥቼ አላውቅም። ከልጅነቴ ጀምሮ ምንም አይነት ቡና ጠጥቼ አላውቅም፤ በህክምና እየተከለከልኩኝ ስለሆንኩኝ። ሻይ ነው የምጠጣ፤ ሻይም በጣም አስፈላጊ ሲሆን እንጂ ያን ያህል ተመራጭ ሆኖ አይደለም። ስለዚህ ከቡናና ከሻይ ግን ሻይ እመርጣለሁ፤ ምክንያቱም ደስ ይለኛል፤ አንዳንዴም ስትጠቀመው የሚመቸኝ ሻይ ነው።

ዶሮ አለኝ ምክንያቱም ዶሮ ኢትዮጵያ ውስጥ ከሚረቡት ነገሮች አንዱ ነው። በጣም ከሚረቡ እንስሳት መካከል አንዱ ነው። ሁሉም ቤት ስንዞር ዶሮ የሌለበት ቦታ በጣም ጥቂት ነው። እኛም ዶሮ አለን ወደ አስር የሚሆን ዶሮ አለን ቤታችን ውስጥ። ወንዶቹ እንበላቸዋለን ሴቶቹ ደግሞ እናራባቸዋለን። እና ዶሮ አለን

ነገሮቼን በስነ ስርዓት ነው። የማስቀምጠው ምክንያቱም አንዳንድ አስፈላጊ የሆኑ ነገሮች መጠበቅ አለብን። ስለዚህ መጠበቅ ያለብንን ነገር በስነ ስርዓት እስቀምጣለሁ። መቀመጥ ያለበትን ነገር። የግል የሆኑ ነገሮች ሁሉም መቀመጥ አለባቸው የሚል አስተሳሰብ ነው ያለኝ። ስለዚህ ነገሮቼን በስነ ስርዓት አስቀምጣለሁ

ዛሬ የመጀመሪያ ምግቤ ዳቦ በእንቁላል ነበር በጣም የምወደው ምግብም እሱ ነው ዳቦ በእንቁላል ነበር የተመገብኩት ዛሬ በጣም ደስ የሚል ነበር። እንቁላል ሁለት አድርጌ ዳቦ ደግሞ አንድ አድርጌ። በጣም እንቁላል ፍርፍር ሰርቼ ከዛ ወደ ዳቦ ውስጥ ከትቼ ነበር የበላሁት በጣም ደስ የሚል ምግብ ነበር የበላሁት

በምን ትመገባለህ ለሚለው ጥያቄ? የምመገበው በዳቦ ነው ዳቦ በሳህን ሳህን ላይ አስቀምጬ ነው የምመገበው። ስለዚህ በዳቦ አመገባለሁ አብዛኛው ጊዜ በእንጀራ ብዙም አልመነገብም ግን እወዳለሁ። ምሳ ለሰአት ሲሆን እንጀራ በሽሮ ስልምመገብ አብዛኛው ጊዜ በእንጀራ እምግባለሁ ግን አብዛኛው ጊዜ በዳቦን

የስልክ ካሜራ እጠቀማለሁ አዎ ምክንያቱም ደግሞ ትክክለኛው ካሜራ ስለሌለኝ አንዳንድ ፎቶዎች ለማሳት ሊሆን ይችላል ቪዲዮዎችን ለመቅረጽ ሊሆን ይችላል የምንጠቀመው የስልክ ካሜራ ነው። ምክንያቱም አሁን ያለኝ ስልክ ብቻ ስለሆነ እሱን ነው የምጠቀመው። ጥሩ የሆነ ካሜራ አለው ስልኬም ስለዚህ የምጠቀመው የስልኬን ካሜራ ነው ሁልጊዜም።

ቤቴ። እኔ መጥፎ የሆነ ባሪያት ያለኝ ሰው ነኝ ብዬ አስባለሁ ምክንያቱም ቤቴ ማጽዳት ያን ያህል የሚመቸኝ ሰው አይደለሁም። ቤት ማጽዳት አልወድም ግን ደግሞ አንዳንድ ጊዜ ሲደብረኝ በጣም ሲበላሸሽ ቤቴን አጸደዋለሁ። ለምሳሌ በሳምንት ሁለቴ ከሆነ እንጂ ሁሌም ጠዋት ጠዋት አላጸዳም እውነት ለመናገር በሳምንቱ ሁለቴ አጸዳለሁ።

የስራ ግምገማ ሁሌ ነው የማደርገው ምክንያቱም አንድ ሰው የስራ ግምገማ ያስፈልገዋል ብዬ አስባለሁ አስፈላጊም ስለሆነ። ስለዚህ ጠዋት ስወጣ መዝግቤ ነው ምወጣው። ከዛ ስራ ውየ ስመለስ ደግሞ ማታ ላይ የሰራሁትን ስራ ግምገማ አደርጋለሁ ከዛ የሰራሁትን እና ያልሰራሁትን ገምግሜ ከጨረስኩ በኋላ ለነገ ማስተካከል ያለብኝን ነገር አስተካክላለሁ

የድሮ ፎቶዎቼን እይዛለሁ ምክንያቱም ደግሞ በጣም ስለሚጠቅሙ ደስ ይላል የድሮ ነገር ስትመለከት በጣም ነው ደስ የሚለው የልጅ የልጅነትህ ጊዜ ያስታውስሃል። በጣም አሁን ልጅ ሆኜ የምመለከታቸው ፎቶዎች በጣም ወደኋላ ይስቡኛል በጣም ደስ ይሉኛል። እና የድሮ የልጅነትህ ፎቶ መያዝ ወላጆችህ ወጣት እያሉ ፎቶ ማየት ምናምን በጣም ደስ የሚል ነገር ነው። በጣም ደስ የሚል ነገር አለው። ከውስጥ እና የድሮ ፎቶዎች መያዝ በጣም ደስ ስለሚለኝ እይዛለሁ አዎ

በበጋ ወቅት እንደምትጠዋወቀው ሁሉም ወጣት ተማሪ ነው። እኔም ተማሪ ስለሆንኩኝ በበጋ ወቅት እማራለሁ ጎን ለጎን ደግሞ ስራ እሰራለሁ የተቀጠርኩበት ድርጅት እየሄድኩኝ። ስራ መስራት ስራ እሰራለሁ። ትምህርት ይሄም ደግሞ እማራለሁ በበጋ ላይ ክረምት ነው ትምህርት የሌለ እንጂ በጋላይ ትምህርት ስላለ ሌላ ምንም የሚያስጨንቅ ነገር የለም። ትምህርት ላይ ነው የምውለው።

በትክክል በስልክ ገንዘብ እልካለሁ ምክንያቱም ደግሞ ሁሌም በስልክ ነው የማስተላልፈው በአሁኑ ጊዜ ምንም ወደኋላ የሚጎትተኝ ነገር የለም። ወደ ባንክ እየሄድክ ገንዘብ መላክ ምናምን ምናምን የቀረ ነው። ኋላ ቀርነት እየሆነ ነው አሁን በስልክ ነው የሚላከው። አንዳንድ እቃ ስገዛ እኔም በስልክ ነው የምልከው። ለትምህርት ክፍያ ስክፍልም በስልክ ነው የምልከው። ስለዚህ በስልክ ገንዘብ እልካለሁ

በትክክል ኢሜል እጠቀማለሁ ምክንያቱም ደግሞ በአሁኑ ጊዜ ኢሜል መጠቀም በጣም አስፈላጊ ነው። በተለይም ደግሞ ትላልቅ ድርጅት ለማግኘት ትላልቅ ካምፓኒ ለማውራት። ኢሜል በጣም ወሳኝ ነው በኢሜል ነው ማውራት ማውራት ያለብህ ሁሌም በኢሜል እላላካለሁ ኢሜል ሁሌ ነው የምጠቀመው። በኢሜል ሁሌም መልእክት እቀበላለሁ እልካለሁ

ሹራብ መስፋት እችላለሁ ማለት አልችልም ምክንያቱም ደግሞ በደንብ ስለማልችል ነው እንጂ ትንሽ ትንሽ እችላለሁ። ግን ደግሞ ሹራብ መስፋት የምትችል አንድ ሴት አለች እሷም እናቴ ናት በጣም በጣም በጣም ነው ሹራብ መስራት የምትችለው በጣም ነው የምትችለው እና እሷን እያየሁኝ ነው ያደግኩት እኔ እንደውም ሰነፍ ስለሆንኩኝ ነው በደንብ ያልቻልኩት እንጂ በጣም እንደውም ምትችለው እሷ እኔ ግን ያን ያህል አልችልም ብዙም አይደለሁም

ደብዳቤ መጻፍ በእርግጠኝነት አልወድም ምክንያቱም ደግሞ በአሁኑ ጊዜ ደብዳቤ መጻፍ ትንሽ ኋላቀርነት ሊመስል ይችላል። እናም እኔ አልወድም ምክንያቱም አሁን የቴክኖሎጂ ጊዜ ነው። በሞባይል መጻፍ ትችላለህ በሜሴጅ መጻፍ ትችላለህ። ስልክ መደወል እችላለሁ ሁሉም ነገር ይሄ እያለ ደብዳቤ መጻፍ አስፈላጊ ነው ብዬ ስለማላስብ። ደብዳቤ መጻፍ አልወድም።

አዎ አንዳንዴ ይረብሸኛል የጎሮ የጎሮ የትቼ ድምጽ ትንሽ ትንሽ ይረብሸኛል የልጆች ድምጽ ምናምን ወደ ቤቴ ስለሚሰማ ትንሽ ይረብሻል። ግን ምንም ችግር የለውም ጎሮይት ስትባል ተቻልችለህ። ተሳስበህ ነው የምትኖረው እና የጎረቤታችን ድምጽ እንሰማለን። ግን በጣም ደስ የሚል እውነት ጥሎ የሆነ ምላሽ ነው። የምንሰጠው

በመንገድ ላይ ምግብ እገዛለሁ አብዛኛው ጊዜ እንደዛ ነው የማደርገው በተለይም ደግሞ ስራ ካለኝ ወይም ትምህርት ካለኝ ከሰአት ምናምን ምናምን እንደዛ አይነት ትምህርት ወይ ስራ አስቸኳይ ነገር ሲገጥመኝ መንገድ ላይ ነው። ገዝቼ የምበላው በጣም ጣፋጭ የሆኑ ምግቦች አሉ እንደ ቦንቦሊኖ ሳንድዊች የመሳሰሉ በጣም አሪፍ አሪፍ የሚባሉ ምግቦች አሉ። እነዛን ምግቦች እየገዛሁኝ ከውጭ መመገብ ለምጃለሁ። አዎ እገዛለሁ

ከቤቴ ስራዬ ትንሽ ራቅ ይላል ራቅ ያለ ነው በደንብ ራቅ ያለ ነው። ትንሽ ብቻ አይደለም፤ በታክሲ ነው የምሄደው እና ወደ አንድ ሞቶ ሃምሳ ኪሎ ሜትር ርቀት ያለው ነው ከ ቤቴ ወደ ስራ ያለው።

ጥፍሬ እቆርጣለሁ፤ ምክንያቱም ጥፍር ካደገ በተለይም ለወንዶች ትንሽ አስጠሊታ ነው፤ ለሴቶች ምንም ማለት አይደለም ከንጹህ ጥፍር ጥፍራቸውን አለመቁረጥ ይችላሉ፤ ወንዶች ግን ጥፍራችንን መቁረጥ አለብን፤ በደንብ መቁረጥ አለብን እና ጥፍሬን ሁሌ ነው የምቆረጠው ትንሽ ካደገ ይደብረኛል።

ስብሰባ የማደርገው ወስኜ አይደለም አንዳንድ ጊዜ አደርጋለሁ በሳምንት ሁለቴ ላደርግ እችላለሁ ሶስቴ ላደርግ እችላለሁ። ባለን ባለን የስራ አንፃር። ሶስት ጊዜ አራት ጊዜ በሳምንት ማድረግ እንችላለን። በሳምንት ስብሰባ ሳላደርግ የማልፍበት ጊዜያትም ሊኖር ይችላል። በወር አንዴም ሊሆን ይችላል። በአመት አንዴም ሊሆን ይችላል። ስለዚህ በስራው ሁኔታ ነው ስብሰባ የማደርገው

ገንፎ እበላለሁ ምክንያቱም ደግሞ ሁሌም እናቴ ጠዋት ጠዋት ጎንፎ ስለምትሰራ እኔም በጣም ደስ ይለኛልና ገንፎ እበላለው። ይጣፍጠኛል። በተለይም ደግሞ ጠዋት ሲሆን በጣም ነው የሚጣፍጠው። ለብዙ ነገር ይጠቅማል እዚህ ወገባችን ላይ ህመም ሲሰማን ገንፎ ከበላን በኋላ ስለሚሻለው። ገንፎ በጣም ነው የምወደው

በጣም የምወደው ከተማ ከሀገር ውስጥ ከሆነ አዲስ አበባን በጣም የምወደው ከተማ ነው። በጣም ትልቅ ከተማ ነው በጣም ነው የምወዳት አዲስ አበባን ከዛ ቀጥሎ ባህርዳር መቀሌ ጎንደር በጣም ከምወዳቸው ከተሞች መካከል አንዱ ዋነኞቹ ናቸው። ከሀገር ውጪ ከሆነ ውጭ ሀገር ከሆነ ደግሞ ሪዮ ዲጂኔሮ በጣም የምወዳት ከተማ ናት። ብራዚል ውስጥ ነው የምትገኘው። በጣም የምወዳት ከተማ ናት።

በገበያ ዋጋ መደራደሩ ይችላሉ ሁሌም ነው የምደራደረው። በዚህ ስራ ደግሞ በጣም ጎስ ስለሆንኩኝ ሁሌም ወደ ገበያ የምትልከኝ እናቴ እኔን ነው። እና በገበያ ደረጃ ዋጋ መደራደር እችላለሁ ተደራድሬም ጥሩ የሆነ ዋጋ ይዤ መግዛት መሸጥ እችላለሁና። በገበያ ዋጋ መደራደር እችላለሁ

በቤተሰቤ ውስጥ ብዙ አይነት በዓላት አከብራለሁ። የተለያዩ በተለይም ደግሞ የሃይማኖታዊ የሆኑ በዓላት አከብራለሁ። እነዛ ሃይማኖታዊ በዓላት ቤተሰባች በቤተሰባችን ውስጥ ትልቅ ቦታ ስላላቸው ፋሲካ። ልደት አዲስ አመት ሲሆን በእነዚህ በዓላት ውስጥ በቤተሰባችን። በጣም የሚከበሩ በዓላት ናቸው ናቸው

በመሬት ላይ መቀመጥ አይመቸኝም ምክንያቱም ወገቤ ያመኛል። ለዛ ስለሆነ በምሬት ላይ መቀመጥ አልወድም። ግን ደግሞ በምሬት ላይ ተቀምጠን ነው ያደግነው በጣም ደስ የሚል ነገር አለው። ደስ የሚል ደስታ ይሰጣል። በመሬት ላይ ተቀምጠህ ትጫወታለህ ምናምን ደስ ይላል። ግን በአሁኑ ሰዓት በመሬት ላይ መቀመጥ አትችልም አልወድም ምክንያቱም ወገቤ ስለማመኝ ነው። ሌላ ምክንያት የለውም።

ቅሬታዎች ሁሌም አስተናግዳለሁ በተለይም ደግሞ ከስራ ባለዶርቦቼ የማስተናግዳቸው ቅሬታዎች አሉ እነዛን ቅሬታዎች። ብብልሃት ጥበብ በተሞላበት መልኩ አስተናግዳለሁ። በጣም ስለምችልበትም አስተና ካስተናገድኩ በኋላ መልስ ለመስጠት አልቸገርም። ስለዚህ ቅሬታዎችን ብልሃት በተሞላበት ብልጠት በተሞላበት መንገድ አስተናግዳለሁ

በጣም ከሚያስጠሉኝ ስራዎች መካከል ሳህኖች ማጠብ ነው። እናቴን አግዛታለሁ በርግጥ ግን ደግሞ ሌላ ስራ ሲሆን በጣም ደስ እያለኝ ነው። ማግዛት ግን ሳህን ማጠብ በጣም በጣም ከሚያስጠሉኝ ነገሮች አንዱ ነው። ሳህን እጠብ ከምባል ልብስ እጠብ ብባል በጣም ይቀለኝ አለ። እኔ ስለዚህ ሳህን ማጠብ በጣም ነው የሚያስጠላኝ አልወድም። ስለዚህ አልወድም በቃ ሳንመጥ።

ቤተሰቤ በጣም ደስ የሚል ነው። በጣም ደስ የሚሉ ቤተሰብ አሉኝ። እኔ አባቴና እናቴ እስከ ስምንት አመቴ ድረስ ብቻዬን ነው ያሳደጉኝ። ስምንት አመቴ ሲደርስ ግን ሁለተኛው ወንድሜ ተወለደ። ሁለተኛው ወንድሜ ከተወለደ በኋላ ከአራት አመት በኋላ ሶስተኛው ወንድሜ ተወለደ። ሶስተኛ ወንድሜ ከተወለደ ከአምስት አመት በኋላ አራተኛው ወንድሜ ከተወለደ እና ሁለት አባት እናቴ እና ሁለት ደግሞ አራት ሶስት ደግሞ ወንድሞቼ አሉኝ። እነዛን ወንድሞቼ በጣም እወዳቸዋለሁ። ስለዚህ በቤተሰባችን ውስጥ ወላጆችን እና አራት ልጆች አለን።

ቀልድ መናገር እወዳለሁ ግን ደግሞ አንዳንድ ሰዎች ቀልድ የማይወዱ ሰዎች አሉ። እነሱን ለማ ለማ ላለመናደድ ብዬ እተወዋለሁ እንጂ ቀልድ መናገር በጣም ነው የምወደው። በጓደኞቼ ላይ መቀለድ በ ወንድሞቼ ጋር መቀለድ በጣም ነው የምወደው። ቀልድ መናገር በጣም ነው የምወደው። ከልጅነቴ ጀምሮ ቀልድ መናገር ደስ ይለኛል። መምህራውያኖቼ ጋር እቀልዳለሁና ቀልድ መናገር በጣም ነው የምወደው

ሳንደል አልለብስም አልወድምም በጣም ደስ አይለኝም ያን ያህል ደስ የሚለኝ ነገር አይደለም እውነት ለመናገር ስለ ልብስ እኔ አልጨነቅም። ግን ደግሞ ሳንደል መልበስ ብዙም አይመቸኝም። አንዳንድ ሰዎች ግን ለብሰው እመለከታለሁ። እና ራሳቸው ላይ አያምርም ግን ይለብሱታል ደስ ይላቸዋል ደስ የወላቸውት ችግር የለውም። ግን ሳንድል መለስ እኔ አልወድም።

የስራ ምኞቶቼ በጣም አሁን ምኞቴ የምለው አሁን ምኞቴ ላይ እየሰራሁኝ ብዬ አላስብም ግን በትልቅ ደረጃ ላይ ለመድረስ በጣም አለው ለወደፊት በጣም ትልቅ ነገር አለው ብዬ ለኔ የማስበው የስራ ምኞቴ። ተዋናይ መሆን ነው ተዋናይ ለአሁኑ በዲጂታል አለም በቴክኖሎጂ አለም በጣም ትልቅ ደረጃ መድረስ እፈልጋለሁ። ከዛ በዛ ነገር ስኬት ካገኘሁኝ በኋላ ተዋናይ መሆን እፈጋ እፈልጋለሁ። በተዋናይ ታዋቂ መሆን እፈልጋለሁ በአለም ደረጃ

መዘመር በጣም ነው የምወደው ምክንያቱም መዝሙር ማለት በጣም በህይወታችን ትልቅ ቦታ ያለው ነገር ነው። መዘምር በጣም ነው የምወደው ስዘምር ውስጤ ሰላም ይሰማኛል ጭንቀት ይረግፍልኛል። ከብዙ ስህተቶቼ እየነቃሁ ይመስለኛል በጣም ደስ ይለኛል። እና ቤተሰባችን ሁሉ መዘመሩን እንወዳለን። እኔም መዘመሩ እወዳለሁ የሚዘምሩ ጓደኞች አሉኝ እህቶች አሉኝ። ያየሁ እኔም መዘመር በጣም ነው የምወደው።

እንደገና ጥቅም ላይ የሚውሉ ነገሮች አሉ የማይውል ነገሮች አሉ አንዳንድ የሚውል ነገሮችን ጥቅም ላይ ደግሞ መዋል እወዳለሁ። ለምሳሌ ምን ሊሆን ይችላል? አንድ የተበላሸ ነገር መልሰህ ጥቅም ላይ መዋል የሚቻል ነገር ከሆነ አደርገዋለሁ። አደርገዋለሁ ለምሳሌ ልብስ አርጅቷል ሊባል ይችላል ከዛ አስተካክለህ መልበስ ይቻላል ይሄም ደግሞ መጠቀም ላይ መዋል ነው። ፕላስቲክ መልሰህ ወደ ሌላ ጥቅም መዋል ከቻልኩኝ ይሄንን ነገር ማድረግ እችላለሁ። ጥቅም ላይ ሙሉ ሰው መዋል የሚችል ነገር መዋል እችላለሁ የማይውል ደግሞ አይውልም።

ብዙ ሰው እንደዚህ ይለኛል፤ ስሜትህ ፊትህ ላይ ይታያል ምናምን ይለኛል፤ እኔ ግን የሚታይ አይመስለኝም፤ ለኔ ነው ለሌላ ሰው እንዴት እንደሆነ አላውቅም፤ ሰዎች ግን ያነቡኛል ፊቴ ላይ ስሜቴ ያያሉ፤ ስናደድ ፊቴ ላይ ቁልጭ ብሎ ይታያል፤ ስደሰትም ቁልጭ ብሎ ይታያል። ስለዚህ ስሜቴ ፊቴ ላይ እንደሚቀመጥ ብዙ ሰው ያወራሉ። ስሜታው እንደሆንኩኝም ያወራሉ፤ ስናደድ ቶሎ ብዬ እንደምናደድ ስደሰትም ቶሎ ብዬ እንደምንደሰት ያወራሉ። ስለዚህ ስሜቴን በፊቴ ላይ አሳያለሁ።

ከአለቃዬ ጋር ያለን ግንኙነት በጣም ደስ የሚል ነው። ምክንያቱም እኔ በጣም ሰዓት አክባሪ፣ በስራው ጎበዝ ሰራተኛ ስለሆንኩኝ፤ አለቃዬ በጣም ነው የሚወደኝ። እኔን መንከባከብ ይፈልጋል ምክንያቱም በኔ በኩል በጣም ትልቅ በደ ደረጃ መድረስ እንደሚችል ያምንብኛል። ስለዚህ እኔን በጣም ነው የሚወደኝ አለቃዬ፤ እኔም በጣም ነው የምወደው፤ ተፋቅረን ተቻችልን ነው ስራችንን የምንሰራው። ከአለቃ ብቻ ሳይሆን ከሰራንቶቹ ጋር በጣም ነው የምንዋደደው። ስለዚህ ከአለቃዬ ጋር ያለኝ ግንኙነት በጣም ደስ የሚል ግንኙነት ነው።

ከደንበኞች ጋር እሰራለሁ አንዳንድ ደንበኞች ይመጣሉ በተለይም ደግሞ በቢዝነስ ትልቅ ደረጃ ላይ የደረሱ በጣም ትልቅ ደረጃ ያሉ እኔን ስለ ቢዝነስ ለማማከር ይመጣሉ ከእነሱ ጋር በጣም ትላልቅ ትላልቅ የሆኑ ፕሮጀክቶች ስራዎች እሰራለሁ። በጣም ትላልቅ ስራ ማለት ነው ከእነሱ ጋር እየሰራሁኝ ትልቅ ደረጃ ለመድረስ እየጣርኩኝ ነው። ስለዚህ ከደንበኞች ጋር ስራ እሰራለሁ።

ከፀሀይ ብዙም ጊዜ ምክንያት። አልጠበቅም ምክንያቱም ደግሞ ጃንጥላ አልጠቀምም ጃንጥላ አብዛኛው ጊዜ ሴቶች ነው የሚጠቀሙት ወንዶች ያን ያህል አይጠቀሙም። በእኛ ሀገር እና ስለዚህ እኔ ከፀሀይ የምጠበቀው ታክሲ ውስጥ በመግባት እንጂ ጃንጥላ ስለማልጠቀም ወይ ወደ ታክሲ እገባለሁ ወይም ወደ ቤቴ እገባለሁ። ካልሆነ አልጠበቅም በቃ ዝም ብዬ ነው ፀሀይ እየተመታሁኝ የምሄደው

ስልኬ የሚሞላው በሶስት ቀን አንዴ ነው። አንዴ ፉል አደርገዋለሁ መቶ ፐርሰንት ይሆናል ከዛ በሶስተኛው ቀን ሲጨርስ መልሼ ሰካዋለሁ። ከዛ ከሰካሁት በኋላ እጠቀምበታለሁ ከዛ በሶስተኛው ቀን መልሼ እሰካዋለሁ እንደዛ እያረኩኝ በየሶስት ቀኑ እሰካዋለሁ። አንዳንድ ጊዜ ደግሞ በየሁለት ቀኑ እንደ አጠቃቀሜ በየሁለት ቀኑ ለሳምንት ያክልም ሳልጠቀምበት ቆየሁኝ። ሳልሰካው ልቆይ እችላለሁ።